እሺ ጥያቄ ደግሞ ምን የሚል ጥያቄ ነው ሾርባ ትወዳለህ የሚል ጥያቄ ነው? ሁል ጊዜ እንደምለው በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ። እና ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ይሄን ጥያቄ ስለጠየቃችሁኝ አመሰግናለሁ ማለት እፈልጋለሁ አስቀድሜ እሺ ወደ መልሱ ልምጣ። ሾርባ ትወዳለህ ነው የሚለው ጥያቄው ሾርባ በጣም ነው የምወጣው። በተለይ በተለይ ደግሞ እኛ ቤት የሚሰራው ሾርባ በጣም ቆንጆ ሾርባ ነው። እና ይሄ ሾርባ ከተለያዩ ነገሮች ነው የሚሰራው። የሾርባው ከተለያዩ ነገር ነው የሚሰራው። እነሱን እንዘርዝርና ከዛም በኋላ ወደ አሰራሩ እንሄዳለን። ሾርባ ትወዳለህ ለሚለው ግን እኔ በጣም ነው የምወደው ሾርባ በጣም እወዳለሁኝ ይመቸኛል ማለት እፈልጋለሁ። እና እኛ ቤት ሾርባ ሲሰራ እንዴት ነው የሚሰራው? እንትን ካሮት ካሮት ይደረግበታል ካሮት ተከትፎ ቲማቲምም ይከተፋል በደንብ ሽንኩርት ይከተፋል። ከዛ የባሮ ሽንኩርት የሚባል አለ የባሮ ሽንኩርት ይደረግበታል። ከዛ የባሮ ሽንኩርት ተደርጎበት መኮረኒ ይደረግበታል ምስር ይደረግበታል ዘይት ይደረግበታል። ሌላ ደግሞ ስጋ ይደረግበታል እሩዝ ይደረግበታል። እነዚህ ሁሉ ነገርሮች ከተደረጉበት በኋላ አንድ ላይ ይሆኑና አንድ ላይ ይጨማመሩበትና ከዛም በኋላ አንድ ላይ እንዲበስሉ ተደርጎ ውሃ ይጨመርበታል። ወይም ደግሞ የሾርባ መረቅ የሚባለው ማለት ነው። ከዛ ምግቡ ከሾርባው ጋር አንድ ላይ ተደርጎ ይበላል ማለት ነው። ከሾርባው ሾርባ ውስጥ መኮሮኒ አለ ስንበላ ድንች እናገኛለን ድንች ይጨመራል ካሮት እናገኛለን ምስር እናገኛለን። የተለያዩ የምግብ አይነቶች ሾርባ ውስጥ ተደርገው በ የሾርባው ስም ምን ይባላል? በይሄኛው እንደዚህ ተቀላቅሎ የሚሰራው ሾርባ ሚኒስትሮኒ የሚባለው ሾርባ ነው። ሰሙ ሚኒስትሮኒ የሚባል ሾርባ ነው አይነቱ ማለት ነው። ይሄ ሁሉ ነገር ተቀላቅሎ የሚሰራው ሾርባ ነው። እና ይሄን ሾርባ ይሄ የኛ ቤት የሚሰራው ሾርባ ነው። ሌላም ሾርባ አይነት ደግሞ አለ ዝም ብሎ ሽንኩርት ካሮት ባሮ የባሮ ሽንኩርት ምናምን ተደርጎ የሚሰራ መኮሮኒ ድንች ምናምን የማይገባበት ማለት ነው። ነገር ግን እኛ ቤት የሚሰራው ሾርባ ከዚህ ለየት ያለው ሲሆን። ቅድም እንዳልኳችሁ እነ ድንች እነ ካሮጥ እነ ባሮ ሽንኩርት ቀይ ሽንኩርት ነጭ ሽንኩርት ምስር ሞኮሩኒ ሩዝ ስጋ እነዚህን የመሳሰሉት ነገሮች የሚገቡበት ነው ማለት ነው እና ይሄ ሁሉ ነገር ተደርጎበት የሚንገባ ሾርባ ነው የሚሰራው ማለት ነው። እና ይሄን ሾርባ እናቴ አጣፍጣ ነው የምትሰራው ቆንጆ አድርጋ ነው የምትሰራው ስለዚህ ይሄ ሾርባ ደስ ይለኛል። ይመቸኛል ማለት ነው ይሄ ሾርባ እወደዋለሁ። እና ሾርባ ትወዳለህ ለሚለው ጥያቄ ሾርባ የወደድኩበት ምክንያት የመጀመሪያው ስለሚጣፍጥ ነው። ሾርባው እንደዚሁ ሲሰራ ሲቀመስ ማለት ነው በደንብ ብዙ ነገሮች ስለሚደረግበት ዘይት ብዙ ስለሚደረግ የተለያዩ ቅመማ ቅመሞች ስለሚደረግበት ስለሚጣፍጠኝ እበላለሁ ማለት ነው። የመጀመሪያው እሱ ነው ሁለተኛው ግን ሾርባን የወደድኩበት ምክንያት ምንድነው? ጥቅም ጥቅም አለው ሾርባው ጥቅም አለብ ጥቅም አለው ብዙ ጥቅሞች ይሰጠናል። የመጀመሪያው ጥቅም ብዙ ነገሮች ብዙ ምግቦች ውስጡ ስላሉ የነዛን የብዙ ምግብ እኔ ብዙ ምግብ ጥቅም እናገኛለን ማለት ነው። ሁለተኛ ደግሞ ጥቅሙ ምንድነው? ሙቀትን ይሰጠናል። ሶስተኛ ደግሞ ሰውነታችን እንዲጨምር የስብ መጠናችን እንዲጨምር ቀጭን ለሆንን ሰዎች ማለት ነው። እንዲጨምር ያደርጋል ይሄ የሾርባ። ሌላው ደግሞ በውስጣችን ያለ የፈሳሽ መጠን ይጨምርልናል ድርቀት ካጋጠመን ይጨምርልናል ማለት ነው። ስለዚህ ሾርባ የሁሉ ጥቅም አለው። ከሁሉም በላይ ደግሞ በውስጡ ያሉት ምግቦች የሚሰጡን ጥቅም ይበልጣል ማለት ነው። ለምሳሌ ድንች በውስጧ አለ ድንች እንደ ባዶውን ስንበላው ሙቀት ይሰጠናል። ስለዚህ ሾርባ ውስጥም ገብቶ ስንበላው ማለት ነው ሙቃትን እናገኛለን ማለት ነው። ከውስጡ ከድንች ማለት ነው። ስለዚህ ሾርባ ትወዳለሁ ወይ ለሚለው ጥያቄ? አዎ ሾርባ እወዳለሁኝ እኔ በጣም ደስ ይለኛል ሾርባ ስበላ። ብዙ ነገሮች አሉበት ሾርባ የወደድኩበት ምክንያት የመጀመሪያው ስለሚጣፍጠኝ ነው። ሁለተኛ ደግሞ ጥቅሙን ከሰማሁ ካወቅኩኝ በኋላ የተገነዘብኩት ነገር ነው ማለት ነው። ስለዚህ ሾርባ በጣም እወዳለሁ። ሾርባ ደስ ይለኛል። ሾርባ ይመቸኛል። ሾርባ ቆንጆ ምግብ ነው ማለት እፈልጋለሁ። ይሄን አጋጣሚ በመጠቀም ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ለምትጠይቁን እንዳለ እጅግ አድርጌ አመሰግናለሁ ማለት እፈልጋለሁ። አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው ዋይፋይ ትጠቀማለህ ወይ የሚል ጥያቄ ነው? ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ እንደሆነ በመናገር መጀመር እፈልጋለሁ ማለት ነው። ጥያቄው ዋይፋይ ትጠቀማለህ የሚል ነው። ወደ መልሴ ልለፍ። አዎ እኔ ዋይፋይ እጠቀማለሁኝ። በመስሪያ ቤትም ሆነ በትምህርት ቤትም ሆነ በቤቴ ውስጥም ሆነ ዋይፋይ ስላለ ዋይፋይ እጠቀማለሁ። ስለዚህ ዋይፋይ ትጠቀማለህ ለሚለው ጥያቄ አዎ እጠቀማለሁ ማለት ነው። እና ዋይፋይ ትጠቀማለህ ለሚለው ጥያቄ እኔ ቤቴ ውስጥ ዋይፋይ አለ እና ያንን ዋይፋይ ለተለያዩ ነገሮች እጠቀምበታለሁ። የመጀመሪያው ስራ ለመስራት ነው። ለምሳሌ ይሄንን አሁን የምቀዳውን ድምጽ የምቀዳው በዋይፋይ በመጠቀም ነው ምክንያቱም ኢንተርኔት ላይ መሆን አለብኝ። ስለዚህ ኢንተርኔት ውስጥ ለመግባት ደግሞ ወይ ዳታ ወይ ዋይፋይ ያስፈልጋል ዋይፋይ ደግሞ ስላለ ዋይፋይ በመጠቀም ነው ይሄንን ድምጽ እየላኩኝ ያለሁት ይሄን ድምጽ እየቀዳሁ ያለሁት ማለት ነው። ስለዚህ ዋይፋይ ትጠቀማለህ ለሚለው ጥያቄ አዎ እጠቀማለሁኝ። ብዙ ነገሮች ስራዎችን ለመስራት ከዩቲዩብ ላይ አንዳንድ ቪዲዮዎችን ለማውረድ ትምህርት ለመማር እንደዚሁም ደግሞ የተለያዩ ፊልሞችን ለማውረድ ድራማዎችን ለማውረድ እጠቀምበታለሁ። ዋይፋይ ትምህርቴን ለመማር እጠቀምበታለሁ ዋይፋይ እንደዚሁም ደግሞ የተለያዩ ስራዎችን ለመላክ ከሰው ጋር ለመላላክ ማለት ነው። ዋይፋይ ያስፈልገኛል ዋይፋይ ለዛ ለዛ እጠቀማለሁ እንደዚሁም ደግሞ ሰዎች ለኔ መልእክት ሲልኩልኝ ቴሌግራም ላይ ገብቼ በሱ በሱ ነው የማየው። የተለያዩ መጽሐፎችን አወርድበታለሁ። የተለያዩ አፕሊኬሽኖችን የተለያዩ መተግበሪያዎችን አወርድበታለሁኝ። ስለዚህ ዋይፋይ ለእነዚህ ሁሉ ነገር ጠቅሞኛል። እና ዋይፋይ በጣም አስፈላጊ ከሆኑ ነገሮች መካከል አንዱ ነው ብዬ አስባለሁ። ዋይፋይ በመኖሩ ብዙ ነገር ህይወቴ ቀሎልኛል። ስለዚህ ዋይፋይ በቤቴ ለነዚህ ነገሮች እጠቀማለሁ። ስራ ቦታ ደግሞ ዋይፋይ ምጠቀመው የተለያዩ ስራዎችን ለመስራት በኮምፒውተር አንዳንድ ፋይሎችን ለመላክ አንዳንድ ነገሮችን ለመስራት ዋይፋይን እጠቀማለሁ ኮምፒውተሩ ያለ ኮምፒውተር ላይ የሚሰሩ ስራዎች ኦንላይን ላይ ለሰው ደብዳቤ ለመላክም ሊሆን ይችላል። የተለያየ የተሰሩ ሰነዶችን ወደ ሌላ ሰው ለመላክ ማለት ነው እጠቀማለሁኝ ማለት ነው። ዋይፋይ በትምህርት ቤት ደግሞ ዋይፋይ የምጠቀመው ላይብረሪ ውስጥ የተለያዩ መጽሐፍትን ለማውረድ የተለያዩ የትምህርታዊ የሆኑ ቪዲዮዎችን ከዩቲዩብ ላይ ለማየት እንደዚሁም ደግሞ አውርዶ ለመማር ለእነዚህ ለእነዚህ ነገሮች ሁሉ በመሃል ለእነዚህ ለእነዚህ ነገሮች ሁሉ ዋይፋይን እጠቀማለሁ። ስለዚህ ዋይፋይ በብዙ መንገድ በህይወቴ ላይ ብዙ ጥቅም አለው። ዋይፋይ ትጠቀማለህ ለሚለው ጥያቄ መልሼ ለመመለስ ያክል አዎ ዋይፋይ እጠቀማለሁ። ዋይፋይ በቤቴ ውስጥ በመስሪያ ቤቴ ውስጥ በትምህርት ቤቴ ውስጥ በእነዚህ በሶስት ቦታዎች ላይ ብዙ ጊዜ በሶስቱ ቦታዎች ላይ ነው የምገኘው እነዚህ ቦታዎች ላይ ዋይፋይ እጠጣለሁ ቤቴ ውስጥ እንዳልኩት የተለያዩ ስራዎችን ለመስራት ከቤት ሆኜ የምሰራቸውን ስራዎች ወደ ምስሪያ ቤት ለመላክ ዋይፋይ እጠቀማለሁ። የተለያዩ መልእክቶችን ለማየት እጠቀማለሁ ፊልሞችን ለማውረድ እጠቀማለሁ መተግበሪያዎችን ለማውረድ እጠቀማለሁ የተለያዩ ትምህርቶችን ለመማር እጠቀምበታለሁ መዝሙሮችን ከዩቲዩብ ላይ አውርጄ ለማዳመጥ እጠቀምበታለሁ። ቤቴ ውስጥ እነዚህ ነው ትምህርት ቤት ደግሞ የተለያዩ ለትምህርት የሚያገለግሉ መጽሐፍቶችን እና ቪዲዮዎችን ደግሞ ለማየት ለማውረድ እጠቀምበታለሁ። መስሪያ ቤት ስሆን ደግሞ ሚላኩ ነገሮችን ለመላክ ዋይፋይን በመጠቀም ወደ ሌላ ሰው እልካለሁ ማለት ነው። ስለዚህ ዋይፋይ ትጠቀማለህ ለሚለው ጥያቄ? አዎ ዋይፋይ እጅግ አድርጌ በብዙ መልኩ በህይወቴ ላይ እጠቀምበታለሁ። ዋይፋይ በብዙ ነገር ጠቅሞኛል እኔም ደግሞ እጠቀምበታለሁ ማለት እፈልጋለሁ። ዋይፋዬን በቤቴ ዋይፋዬን በመስሪያ ቤቴ ዋይፋይን በትምህርት ቤቴ በተለያየ ቦታ ባሉ ዋይፋዮች ነገር ግን ለሚያስፈልጉኝ ነገሮች እጠቀማለሁ ማለት ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። በዚሁ እንድትቀጥሉ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ

እሺ ጥያቄ ደግሞ የሚለው ምንድነው በቤተሰቦ ምን አይነት በዓል ታከብራላችሁ የሚል ነው እሺ በጣም ጥሩ ጥያቄ ነው በማለት እጀምራለሁ በጣም እንደኔ ጥያቄ ተመሽቶኛል ወድጄዋለሁ በማለት ጥያቄን መጀመር እፈልጋለሁ በቤተሰቦ ምን አይነት ባህል ታከብራላችሁ ለሚለው ደግሞ መልስ ብዙ በዓላትን እናከብራለን እኛ ለምሳሌ መስከረም ላይ ከተጀመረ ከመስከረም ነው የምጀምርላችሁ መስከረም ላይ ምን እናከብራለን እንቁጣጣሽ እናከብራለን እኛ ቤት እንቁጣጣሽ ማለት የዘመን መለወጫ የኢትዮጵያውያን የዘመን መለወጫ በዓል ለምሳሌ የዘንድሮ የእንቁጣጣሽ ከሁለት ሺህ አስራ ሰባት ወደ ሁለት ሺህ አስራ ስምንት የተሸጋገርንበት ዘመን የለወጥንበት ነው ማለት ነው እና ስለዚህ ከሁለት ሺህ አስራ ሰባት ወደ ሁለት ሺህ አስራ ስምንት ተሸጋግረናል ማለት ነው እና አንድ በዓል ቆጠርን ስለዚህ ከቤተሰቦች ከቤተሰቦች ከቤተሰቦች ምን አይነት በዓል በዓል ታከብራላችሁ በቤተሰብ ከተባለ አንድ የመጀመሪያው እንቁጣጣሽ ነው ሁለተኛው ደግሞ ምንድነው ሁለተኛው በዓል ምንድነው ገና በዓል ነው ገና ደግሞ እኛ በቤተሰቦቻችን ቤተሰቦቼን ጨምሮ እኔም ክርስቲያን ስለሆንን የኢየሱስ ክርስቶስ ውልደት በዓል የሆነውን የኢየሱስ ክርስቶስ ወልደት በዓል መታሰቢያ የሆነውን ገና በዓልን በቤተሰቦቼ ጋር በቤተሰብ በመሆን አንድ ላይ እናከብራለን። ከእሱ በመቀጠል ደግሞ የምናከብረው በዓል ምን በዓል ነው የመስቀል በዓል እናከብራለን የመስቀል በዓል ሳይሆን የጥምቀት በዓል የጥምቀት በዓል እንደ ቤተሰብ ሆነን እናከብራለን። የጥምቀት በዓል ማለት ደግሞ ኢየሱስ ክርስቶስ የተጠመቀበት በዓል ነው ማለት ነው። የእሱ መታሰቢያ ነው ከዛም በኋላ ደግሞ ከጥምቀት በኋላ ደግሞ በመቀጠል ከጥምቀቱ በመቀጠል ደግሞ ምን እናከብራለን እኛ ፋሲካ በዓል ይከበራል ስለዚህ መስከረም ላይ እንቁጣጣሽ ይከበራል አልን ገና ላይ ደግሞ ታህሳስ ላይ ደግሞ ገና ይከበራል ጥቅምት ደግሞ ጥር ላይ ደግሞ ምን ይከበራል ጥምቀት ይከበራል። ከዛም በኋላ ጥር ላይ ጥምቀት ከተከበረ በኋላ በመቀጠል ደግሞ ፋሲካ ደግሞ ይከበራል ማለት ነው። ፋሲካ ማለት ደግሞ ኢየሱስ ክርስቶስ ሞቶ ከሞት የተነሳበት መታሰቢያ ነው። ከእሱ ውጪ ደግሞ ስቅለትንም እናከብራለን። ስቅለት ማለት ኢየሱስ ክርስቶስ የተሰቀለበት በዓል ነው ይሄንን በቤተሰብ በመሆን እናከብራለን ከሰቀጥለት በመቀጠል ደግሞ ፋሲካ ወይም ደግሞ ኢየሱስ ክርስቶስ ከሶስት ቀን በኋላ ከሞት የተነሳበት መታሰቢያ በዓል እናከብራለን ማለት ነው። ከዛ ደግሞ ከእሱ በመቀጠል ደግሞ ሌሎች በዓላቶችን እናከብራለን። ለምሳሌ የእናቶችን ቀን እናከብራለን፤ በቤተሰብ በመሆን የአባቶች ቀን እናከብራለን በቤተሰብ በመሆን፤ እንደዚሁም የሴቶች ቀን ከእናትና ከእህቶች፤ ጋር በመሆን እናከብራል ቤተሰቦቻችን ስለዚህ ይሄ ሁው ሁሉ በዓላት እናከብራለን ማለት ነው። እና ይሄ ሁሉ በዓላት እናከብራለን ስለዚህ ከሀሳቤን ጠቅልዬ ምን እንዳልኩኝ በአጭሩ ለመናገር ያህል በቤተሰብ ምን አይነት ባል ታከብራላችሁ ለሚለው በሚሰብ ብዙ በዓላት እናከብራለን ብዙ ብዙ በዓላትን የመጀመሪያው እንቁጣጣሽ በዓል ነው። የዘመን መለወጫ በዓል ያልኩት ነው። ሁለተኛ ደግሞ የሁለተኛው በዓል ደግሞ ምንድነው የገና በዓል ነው። ከዛ ገና በዓል በመቀጠል ገና በዓል እየሱስ ክርስቶስ የተወለደበት መታሰቢያ በዓል ነው። ከዛ በመቀጠል ደግሞ ምንድነው የምናከብረው ጥምቀት እናከብራለን ጥምቀት ደግሞ ኢየሱስ ክርስቶስ የተጠመቀበት በዓል መታሰቢያ ነው ከእሱ በመቀጠል ደግሞ ስቅለትን እናከብራለን። ስቅለት ደግሞ ኢየሱስ ክርስቶስ የተሰቀለበት በመስቀል ላይ ነው ማለት። ነው እሱን እናከብራለን እንደ ቤተሰብ በመሆን ከዛ ደግሞ ፋሲካ ኢየሱስ ክርስቶስ ከሞት የተነሳበት፤ ከዛ የሴቶችን ቀን የአባት ቀን የእናት ቀን ብዙ ብዙ ቀናት ውጭን አብረን እናከብራለን ብዙ ብዙ ቀናቶችን አብረን እናከብራለን። ማለት ነው ከቤተሰቦቼ ጋር በመሆን በዚህ ደግሞ ደስ ይለኛል ኩራት ይሰማኛል ከቤተሰቤ ጋር ጊዜ ሳሳልፍ በጣም ደስ ይለኛል። በቤተሰቡ ምን አይነባል ታከብራላችሁ ላልኩት ብዙ ጠቅሻለሁ ይሄ ጥያቄ አሪፍ ነው እጅግ አድርጌ አመሰግናችኋለሁ።

እሺ ዪሄ ጥያቄ ደግሞ ምንድነው የሚለው የምትወደው ቁጥር ስንት ነው የሚል ጥያቄ ነው ማለት ነው። ሁል ጊዜ አስቀድሜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። እኔ በበኩሌ ጥያቄዎቹን በጣም እየተማርኩባቸው በጣም እየተዝናናሁባቸው መልስ እየሰጠሁባቸው ብዙ ነገር ተጠቅሜበታለሁ። ዪሄ ጥያቄ በጣም ቆንጆ ጥያቄ ነው በማለት መጀመር እፈልጋለሁ። ይሄ የግሌ ሀሳብ። ነው እሺ። ወደ የምትወደው ቁጥር ስንት ነው ወደሚለው ጥያቄ መልስ ልምጣ። እኔ የምወዳት ቁጥር ብዙ ጊዜ። አንድን ነው አንድ የሆነበት ምክንያት ደግሞ ምንድነው? የመጀመሪያው ብዙ ጊዜ አንድን አይታችኋት ከሆነ ቀዳሜ ናት። ወይም ደግሞ መጀመሪያ ናት አንድ ቁጥር እና እቺ አንድ ቁጥር ቀዳሚ ናት መጀመሪያ ናት። ስለዚህ እቺ አንድ ቁጥር ማለት ነው። ቀዳሚት ስለሆነች መጀመሪያ ስለሆነች እኔ ደግሞ በሁሉም ነገሮቼ ላይ ቀዳሚ መሆንን እፈልጋለሁ። በ ማለት ከሰው ጋር ተፎካክሬ ሳይሆን ቀዳሚ ወይም ደግሞ አንደኛ የምንፈልገው ከራሴ ጋር ተፎካክሬ አንደኛ ለምሳሌ ያለፈው አመት የነበረውን እኔን ቀድሜ አንደኛ ሆኜ ዘንድሮ ከሱ የተሻለ ሆኜ መቅረብን ስለምፈልግ ነው። እና ለዛ ነው አንድ ቁጥር የምፈልገው ቀዳሚ ነች መጀመሪያ ነች አንድ ቁጥር። ሌላው ደግሞ አንድ ቁጥርን ለምን ትወዳለህ አንድ ቁጥርን ለምን ደስ ይልሃል? ለምን ይመችሃል? ለሚለው ጥያቄ ደግሞ ምን ብዬ እመልሳለሁ። አንድ ቁጥር የኔ እድለኛ ቁጥሬ ናት ወይም ደግሞ ለምሳሌ እጣዎች ሲወጡልኝ። የሆነም የእጣ ቁጥር ምናምን ሲባል እኔ አንድ ቁጥርን ብዙ ጊዜ ስለምወድ አንድ ቁጥርን ስመርጣት ይሳካልኛል። ያ ግምቴ ወይም ደግሞ ያ እጣ ይወጣልኛል ማለት ነው። ስለዚህ አንድ ቁጥርን በሁለት መንገዱ በሁለት መንገድ እወደዋለሁ። ወይም ደግሞ። ሁለት መንገድ የምወደው ቁጥር ሆኗል የመጀመሪያው አንድ ቁጥር መጀመሪያ ነው። ቀዳሚ ነው ከፊት ነው። መሪ ነው። ስለዚህ እኔ መሪ መሆንን ቀዳሚ መሆንን ሰዎች ከእኔ ካሉህበት ካለሁበት ሙያ ከሌሎች ሰዎች ጋር ሳይሆን እኔን ቀዳሚ አድርገው እንዲያዩ የምክንያቱም ይሄ የስራ እድልን ይፈጥራል የተለያዩ ነገሮችን ይፈጥራል። ስለዚህ ቀዳሚ ስለሆነች አንድ ቁጥር መጀመሪያ ስለሆነች አንድ ቁጥርን በጣም ትመቸኛለች ማለት ነው። ሌላው ደግሞ እንደተናገርኩት አንድ ቁጥር የኔ እድለኛ ቁጥር ናት ወይም ደግሞ አንድ ቁጥር ብዬ የሆነ እጣ ላይ ስጥል በአንድ ቁጥር ካልኩኝ አንድ ቁጥር ብዙ ጊዜ አዎ እጣ እንደሚታወቀው ሁሌ አይወጣም። ነገር ግን ብዙ ጊዜ ይወጣል እጣ ማለት ነው። እና ይሄንን እጣ ስጥል ይወጣልኛል ብዙ ጊዜ አብዛኛውን ጊዜ እና አንድ ቁጥር በዚህ ምክንያት የምወዳት ቁጥር ሆናለች ማለት ነው። በአጭሩ ስለምወደው ቁጥር ያለኝ አስተሳሰብ ይሄ ነው። አንድ ቁጥር ብዙ ጊዜ ሰዎች ግን ሌሎች ጓደኞቼ ምናምን ሰባትን ቁጥር ይወዷታል። ሰባት ቁጥር ይሻላል ምናምን ይላሉ ለምን እንደሆነ ባይነግሩኝም። ነገር ግን ብዙ ጓደኞቼ ብዙ የማውቃቸው ሰዎች ሰባት ቁጥር በጣም ምርጥ ቁጥር ናት በጣም መወደድ ያለባት ቁጥር ናት ብለው። ይነግሩኛል ያወሩኛል። እኔ ግን እንደዛም ሆኖ እኔ ተመራጭ ቁጥር እኔ የምወደው ቁጥር አንድ ቁጥር ነው ብዬ በአቋሜ ፀንቼ እስካሁን ድረስ አለሁኝ ማለት ነው። አንድ ቁጥር ለኔ በጣም ቆንጆ ቁጥር ነው። የምወደው ቁጥር ነው ይሄንን ስል ደግሞ ዝም ብዬ ከመሬት ተነስቼ ሳይሆን። እንዳልኳችሁ እኔ ምክንያታዊ ሰው ስለሆንኩኝ። በምክንያት የማምን ሰው ስለሆንኩኝ በምክንያት ነው የወደድኳት አንድን የመጀመሪያው መሪ ነች አንድ ቀዳሚ ናት ፊት ለፊት ናት። ከፊት ለፊት ያለች የምትቀድም ሌሎቹን የምትመራ ሌሎች ይከተሏታል እና እንደዚህ አይነት ቁጥር ስለሆነች በዚህ ምክንያት ወድጃለሁ። ሁለተኛው ደግሞ እኔ እድለኛ ቁጥር ስለሆነ አንድ ቁጥር ላይ እጣዎችን ስጥል እንደዛ ካልኩኝ ይወጣልኛል ማለት ነው። እነዚህ በሁለቱ ምክንያቶች ለአንድ ቁጥር ያለኝ ቦታ ከፍ ያለ ሆኖ ተገኝቷል። እና የምትወደው ቁጥር ስንት ነው? ለሚለው እኔ የምወደው ቁጥር አንድ ቁጥር ነው። አንድ ቁጥር በጣም ደስ ይለኛል ስለ አንድ ቁጥር አውርቼ አልጠግብም። እና የምትወደው ቁጥር ስንት ነው? ለሚለው አንድ ቁጥር ነው የምወደው ሁሌ እንደምለው የጥያቄ በጣም ቆንጆ ነው። ለምትጠይቁን በሙሉ እጅግ እጅግ አድርጌ አመሰግናለሁኝ።

እሺ ይሄኛው ጥያቄ ደግሞ ምን የሚል ጥያቄ ነው ስጦታ መስጠት ትወዳለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ተመችቶኛል እኔ በበኩሌ ወድጄዋለሁ ደስ ብሎኛል ይሄን ጥያቄ። እና ወደ መልሱ ልምጣ እሺ ስጦታ መስጠት ትወዳለህ ለሚለው እጅግ አድርጌ ነው የምወደው ስጦታ መስጠት በጣም ደስ የሚለኝ ነገር ነው የሚመቸኝ ነገር ነው። እኔ ብዙ ጊዜ በተለያየ መንገድ ሰዎችን እንደምወድ ለሰዎች ቦታ እንዳለኝ የምገልጸው ምንን በመጠቀም ነው ስጦታን በመጠቀም ነው ማለት ነው። እና ስጦታን በመጠቀም የተለያዩ የተለያዩ ለሰው ያለኝን ቦታ ለሰው ያለኝን ፍቅር እገልጽበታለሁ ማለት ነው። እና ስጦታ መስጠት ትወዳለህ የሚለው አዎ እወዳለሁ። በዚህ በፊትም በተለያየ አይነት ስጦታ ሰጥቼ አውቃለሁ ለምሳሌ ለእህቴ ምን ሰጥቻታለሁ ማለት ነው። የተለያየ ነገር ሰጥቻታለሁ ቦርሳ ሰጥቻታለሁ የሴቶችን ሰዓት ገዝቼ ሰጥቻ አውቃለሁ። ልብስ ቀሚሶችን ሱሪዎችን ጃኬቶችን ብዙ ጊዜ እንደዚህ ልብሶችን ነው የምሰጣት ለሷ እና ልብስ ስለምትወድ እኔ ደግሞ የሰው ውሳኔ ስለማከብር የሰው ምርጫ ስለማከብር ስጦታ ደግሞ ያው የሰው ምርጫ ላይ ተመርኩ ዘንድ ሰውየው እንደሚወደው ስለሆነ የምንሰጠው ለሷ ብዙ ጊዜ ልብስ ነው የምሰጣት። ነገር ግን እንደዚሁ ጫማና ቦርሳም ሰጥቻ አውቃለሁ ሰዓትም ሰጥቻ አውቃለሁ እና ብዙ ጊዜ ለሷ ስጦታ ስለምሰጣት ስለምወዳት ማለት ነው። እህቴ ብዙ ለሷ እሰጣታለሁ ሌላ ደግሞ የምሰጠው ለአባቴ ስጦታ ሰጥቼ አውቃለሁ። ጫማ ገዝቼለት እውቃለሁ ለአባቴ ከዛ በተረፈ ደግሞ ገዝቼለታለሁ ማለት ነው። ለአባቴ ጃኬት ገዝቼለታለሁ ከላይ የሚለበስ ጃኬት ገዝቼለታለሁ ጫማ ቆዳ ጫማ ማለት ነው ከሰርግ ጋር የሚለበስ ቆዳ ጫማ ስጦታ ገዝቼ ሰጥቼዋለሁ። እና እንደዚሁም ደግሞ ሱፍ ከአምባሳደር ገዝቼለት ሱፍም ገዝቼለት እንደ ስጦታ ሰጥቼዋለሁ ማለት ነው። ስለዚህ ለእናቴም እንደዚሁ ቀሚሶችን ውድ የሆኑ ወርቆችን ወርቆችን ሀብሎችን እንደዚህ የተለያዩ ነገሮችን ቦርሳዎችን ሰጥቻታለሁ። ለእናቴ ማለት ነው። እና ይሄንን ነገር ለምን ታደርጋለህ ስጦታ ለምን ትሰጣለህ ካላችሁኝ። አንድ ስጦታ መስጠት ትወዳለህ ለሚለው መልስ ጋር እንመጣለን ማለት ነው። እኔ ስጦታ መስጠት የምወድበት ምክንያት ምንድነው? ለሌሎች ያለኝን ፍቅር ለሌሎች ያለኝን ለሌሎች ያለኝን ቦታ በምንድነው ማለት ነው። የምገልጸው ስጦታ በመስጠት ነው የምገልጸው ለሌሎች ያለኝም ቦታ። ሌሎችን እንደምወዳቸው ለነሱ ቦታ እንዳለኝ ለነሱ ያለኝን ነገር መስጠት እንደምፈልግ እንደምችል ለማሳየት ስጦታን መስጠት ስለምትጠቀምበት ስለዚህ ለዚህ ለዚህ ሁሉ ነገር ስለምጠቀም ስጦታን መስጠት እወዳለሁ ማለት ነው። እንደዚሁም ደግሞ ለታናሽ እህቴ ነው ለመጨረሻዋ ማለት ነው። ለእሷ ራሱ ብዙ ጊዜ ቦርሳ ገዝቼላታለሁ ትምህርት ቤት ለብሳ የምትሄደው የተለያዩ ልብሶችን ገዝቼላታለሁ። እንደ ስጦታ ማለት ነው እና እሷ ራሱ በጣም ደስ ይላታል ብዙ ጊዜ ደግሞ ከስጦታ ደስ የሚለኝ ነገር ምንድነው? ያ የምንሰጠው ሰው በዛ ስጦታ ሲደሰት ማየት ከዛ ስጦታ የሚገኘውን ደስታ ሲያገኝ ማየት በጣም ያስደስተኛል። በዚህ ምክንያት ስጦታ መስጠት ትወዳለህ ለሚለው ጥያቄ። እኔ ስጦታ መስጠት በጣም ነው የምወደው። ደስ ይለኛል። ለእናቴ ለአባቴ ለእህቴ ለታላቋም ለትንሿም ለወንድሜ ለተለያዩ ስለ ጓደኞቼም ብዙ ጊዜ ስጦታ ሰጥቼ አውቃለሁ። እና እነዚህን ሁሉ ነገሮች ሰጥቼ አውቃለሁ ይሄን ማደርገው ደግሞ ለእነሱ ያለኝን ቦታ ለመግለጽ ለእነሱ ያለኝን ፍቅር ለማሳየት ነው ይሄንን ማረገው ማለት ነው። ካለኝ ላይ መስጠት እንደምወድ ለነሱ ሼር ማድረግ ማካፈል እንደምወድ ማካፈል እንደምወድ ያለኝን ነገር ለማሳየት ነው። ስጦታ መስጠት ትወዳለህ? ለሚለው አዎ እና ምሰጥበት ምክንያት ደግሞ ያው ቅድም እንዳልኩት ለእነሱ ያለኝን ቦታ ለመግለጽ ነው። እና ስጦታ መስጠት መውደዴ በጣም ያስደስተኛል። ጾታ መስጠት እንዲለምዱም ለሌሎች ሰዎች በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። ሁሌም እንደምለው የጥያቄ በጣም ቆንጆ ነው ይሄን ጥያቄ የምትጠይቀው በሙሉ እጅግ እጅግ አድርጌ ምን ማለት እፈልጋለሁ። አመሰግናለሁ

እሺ ይሄኛው ጥያቄ ደግሞ የምትወደው ፍራፍሬ ምንድነው? የምትወደው ፍራፍሬ ምንድነው የሚል ጥያቄ ነው ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው እና ይሄ ጥያቄ መነሳት ያለበት ስለ ፍራፍሬዎች መዋራት ስላለበት የጥያቄ በመነሳቱ በጣም ደስ ብሎኛል የምትወደው ፍራፍሬ ምንድነው ወደሚለው ጥያቄ እንምጣ እኔ በጣም የምወደው ፍራፍሬ ብዙ ናቸው ነገር ግን ግዴታ አንድ ጥቀስ ከተባለ እኔ በጣም ከውልን የሚመቸኝ አቮካዶ ነው ማለት ነው። አቮካዶ በጣም በጣም ከሁሉም ፍራፍሬዎች ማለት ነው ደስ የሚለኝ የምወደው ፍራፍሬ ነው። ይሄን የሆነበት ምክንያት አንደኛ ሲበላ በጣም ደስ ይላል ፍራፍሬ አቮካዶ ማለት ነው በጣም ደስ ይላል ሲበላ ሆድን ማለት ያጠግባል ሲበላ ሆድ ላይ ብዙም የሚከብድ ነገር አይደለም ሰው አይ እንትን አይጫጫንም አያሳምምም ቅባት የለውም በዚህ ሁሉ ምክንያት እኔ ወድጃለሁ ማለት ነው አቮካዶን ከሁሉም እንትን ባለ መልኩ ሌላኛው እና ዋነኛው ግን እኔ ውልዬ እንደምናገረው ማለት ነው እኔ አንድን ነገር ሰዎች በመጀመሪያ ጀስት ዝም ብዬ ስለቀመስኩት ያንን ነገር ስለጣፈጠኝ ስለሚጣፍጥ አሪፍ ስለሆነ ቆንጆ ስለሆነ ነው የምንጥን የምለው የምቀምሰው ማለት ነው። የምወደው ማለቴ ነው የምወደው ደስ ስለ ልምጣፍጥ ምናምን ነው የምወደው ነገር ግን እንደዛ ካደረኩኝ በኋላ ምን አደርጋለሁ ይሄ ይሄ ነገር ጥቅም አለው ወይ ምንድነው ጥቅሙ የሚለውን ደግሞ እንትን እላለሁ ማለት ነው እና ጥቅሙ ደግሞ ይሄ ነገር ያቮፈዶን ጥቅም ገባሁና ኢንተርኔት ላይ ፈለኩኝ ስለዚህ ፈልጌ ምን አገኘሁኝ ማለት ነው አቮፋዶ በጣም ብዙ ጥቅም እንዳለው እንደዚሁም ደግሞ ብዙ ብዙ መጠን የሆነ ፕሮቲን እንዳለው እና ይሄ ምግብ ሰውነት ገንቢ ምግብ ከሚባሉት ውስጥ አንዱ እንደሆነ እኔ ደግሞ ብዙ ጊዜ ጠዋት ጠዋት እየተነሳው አካላዊ እንቅስቃሴ አደርጋለሁ እሮጣለሁ ስለዚህ ብዙ ብዙ ጉልበት ከውስጤ ይወጣል ብዙ ጊዜ ሰውነቴ ግንባታ ያስፈልገዋል ማለት ነው ስለዚህ ሰውነቴ ግንባታ በሚያስፈልግበት ሰዓት ላይ በቀላል ወጪ በትንሽ ወጪ እንዴት አድርጌ ሰውነቴን ልገንባ የሚለውን ስቀመግም ዋናኛ ተመራጭ ሆኖ ያገኘሁት ፍራፍሬ ምንድነው ማለት ነው አቮካዶ ነው ማለት ነው እና አቮካዶ በጣም ባነሰ ዋጋ የሚገኝ ነገር ግን በውስጡ ብዙ መጠን ፕሮቲን ያለው ሰውነት ገንቢ የሆነ ክብደት ለሚያነሱ ሰዎች ክብደት ለሚገፉ ሰዎች እንደነሱ ራሱ በጣም ብዙ ፕሮቲን ያለ ሰውነትን የሚገነባ እና ሰውነት እንዳይዝል የሚያደርግ የሚገነባ ፕሮቲን የሚሰጥ ስለሆነ በዚህ ምክንያት ከጥቅሙ በኋላ ደግሞ ከበፊቱ ይልቅ ይበልጥ ወድጄው ይበልጥ ተመችቶኝ መብላት ጀመርኩኝ ማለት ነው። ብዙ ጊዜ ያው አቮካዶ ሲበላ በስኳርና ያለ ስኳር ይበላል እና እኔ የምመክረው ለሌሎች ሰዎችም እኔም የማደርገው ምንድነው ያለ ሰኳር የምመገበው ብዙ ጊዜ ይሄ የሆነበት ምክንያት ምንድነው የስኳር መጠንን ወደ ውስጥ የሚገባ ወደ ውስጤ የሚገባ የስኳር መጠንን ለመቀነስ ነው ምክንያቱም ስኳር ከጥቅሙ ይልቅ ጉዳቱ ስለሚያመዝን ጣፋጭ ነገሮች ከጥቅማቸው ይልቅ ጉዳታቸው ያመዝናል ለዛ ብዬ የስኳር መጠኑን ለመቀነስ በሚል ወይ በጣም ትንሽ ስኳር ነው የማደርግበት ስበላ አቮካዶን ወይም ደግሞ ጭራሽ ስኳር አላደርግበትም ስለዚህ የምትወደው ፍራፍሬ ምንድነው ለሚለው ጥያቄ እኔ የምወደው ፍራፍሬ ከሁሉም አስበልጬ አቮካዶ ነው ማለት ነው አቮካዶ ለብዙ ነገሮች ይጠቅማል ለብዙ ነገሮች ያግዛል ለብዙ ለብዙ ለብዙ ነገሮች በጣም አሪፍ መፍትሄ የሆነ ፍራፍሬ ነው እንዳልኳችሁ መጀመሪያ ላይ ጣዕሙን ብቻ አይቼ ነበር የሚመቸኝ ጣዕሙን ደስ ላለኝ ብቻ ነበር የምበለው ነገር ግን ካነበብኩኝ በኋላ ስለ አቮካዶ ስላለው ጥቅም ካወቅኩኝ በኋላ ይበልጥ ባገኘሁት መጠን እየተመገብኩኝ ይበልጥ አቮካዶን እየወደድኩኝ መጣሁኝ ማለት ነው ስለዚህ አቮቃዱን ጥቅም ለማያውቁ አቮቃዱ በጣም ብዙ መጠን ፕሮቲን አለው ሰውነት ይገነባል ተጠቀሙ አትዘናጉ ማለት እፈልጋለሁኝ እኔ እንደምለው የጥያቄ በጣም አሪፍ ነው ለጠየቃችሁም ጥያቄ እጅግ እጅግ አድርጌ አመሰግናለሁኝ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። ማንቂያ ሰዓት ትጠቀማለህ ወይ የሚል ጥያቄ ነው? በጣም ቆንጆ ጥያቄ እንደሆነ አሁንም ደግሜ ደጋግሜ ማንሳት እፈልጋለሁ። በጣም አሪፍ የሆነና ቆንጆ የሆነ ጥያቄ ነው ማለት ነው ይሄ ጥያቄ። እና ስለዚ ጥያቄ መልስ እመልሳለሁ ማለት ነው። እና ለዚህ መልስ ለመስጠት በመጀመሪያ ማንቂያ ሰዓት ትጠቀማለህ ለሚለው። እኔ ብዙ ጊዜ ማንቂያ ሰዓት አልጠቀምም። ይሄ የሆነበት ምክንያት ምንድነው? በፊት በፊት ላይ እጠቀም ነበረ። ምክንያቱም ደግሞ ጠዋት ጠዋት መነሳት ያስቸግረኝ ነበረ። ማታ በጣም አምሽቼ ስለምተኛ። ጠዋት ጠዋት መነሳት በጣም ያስቸግረኝ ነበረ። ነገር ግን ከየሆነ ሰዓት በኋላ ሁሌ ማንቂያ ደውል እየተጠቀምኩኝ ጠዋት መነሳት ለመድኩኝ ወይም የህይወቴ ልምድ ሆነ። በዚህ ምክንያት የህይወቴ ልምድ ስለሆነ እንደዚሁም ማንቂያ ሰዓት ኖረም አልኖረም። እነሳለሁኝ ከእንቅልፌ ነቃለሁኝ ከእንቅልፌ ስለዚህ ማንቂያ ሰዓት መጠቀም አቆምኩኝ ማለት ነው። ያለማንቂያ ሰዓት ጠዋት ላይ የአሥራ ሁለት ሰዓት ሲሆን ስፖርት ለመስራት እነሳለሁኝ ማለት ነው። ስለዚህ ይሄ ማንቂያ ሰዓት ትጠቀማለሁ ለሚለው ጥያቄ አይ እኔ ማንቂያ ሰዓት አልጠቀምም። ማንቂያ ሰዓት መጥፎ ነው እያልኩኝ ሳይሆን ነገር ግን ለኔ ምንም ጥቅም ስለሌለው አላስፈላጊ ስለሆነ። ማንቂያ ሰዓትን አልጠቀምም ማለት ነው። እንደዚሁ በራሴ ሰዓቴ ሲደርስ አይምሮዬ ስለለመደው የህይወቴ አንዱ ልምድ ስለሆነ እነሳለሁ ማለት ነው ከእንቅልፌ። በፈል በለመድኩት ሰዓት ጠዋት ላይ ማለት ነው። እና ምን ለማለት ፈልጌ ነው ማንቂያ ሰዓት ትጠቀማለሁ ለሚለው እኔ ማንቂያ ሰዓት አልጠቀምም። መጥፎ ነው እያልኩኝ አይደለም። ጠዋት ጠዋት እንቅልፍ ለሚያስቸግራቸው ሰዎች እንደዚሁም ደግሞ ጠዋት መነሳት ላለመዱ ሰዎች የህይወት ልምድ ማድረግ ለከበዳቸው ሰዎች። ለነዚህ ሰዎች የማንቂያ ደውል በጣም አስፈላጊ ነገር ነው። ስለዚህ ማንቂያ ደውልን ይጠቀሙ እነሱ እላለሁ። እኔ ለኔ አላስፈላጊ ስለሆነ ብሞላም ባልሞላም ዞሮ ዞሮ ስለምነሳ። ይሄን ያህል አስፈላጊ መስሎ ስላልታየኝ ነው የማልጠቀመው። እና ማንቂያ ደውል ብዙ ጊዜ ጓደኞቼ ይጠቀማሉ ቤተሰቦቼ ይጠቀማሉ። ምክንያቱም ደግሞ ጠዋት ጠዋት እንዲያነሳቸው እንዲቀሰቅሳቸው ነው። ምናልባት እንቅልፍ ጥሏቸው ከሄደ በሚል ፍራቻ። እኔ ግን በራሴ እጅግ ስለምተማመን። ያለማንቂያ ደውል እተኛለሁ ጠዋት ላይ በምፈልገው ሰዓት ለስፖርቴ እነሳለሁ ማለት ነው። ስለዚህ ይሄ ነገር በጣም አይምሮዬን ስለለመደ የህይወቴ ልምድ ስለሆነ ምንም ሳልፈራ እተኛለሁ ጠዋት በፈለኩት ሰዓት እነቃለሁ። ወይም ደግሞ በለመድኩበት ሰዓት የህይወቴ ልምድ በሆነበት ሰዓት አስራ ሁለት ሰዓት ላይ እነሳለሁኝ ማለት ነው። እና ማንቂያ ደውል ትጠቀማለህ ለሚለው ጥያቄ እኔ ማንቂያ ደውል አልጠቀምም። እኔ አልጠቀምም ማለት ጠቃሚ አይደለም ማለት ሳይሆን። ለሌሎች ጥቅም ሊሰጥ ይችላል ሌሎች ቢጠቀሙም ጉዳት የለውም። እንደውም ጥቅም አለው። ምናልባት እንቅልፍ ጥሏቸው ሄዶ ወደዛ ከስራ ቦታ ከትምህርት ቦታ ከሚሄዱበት ቦታ ከቀጠሯቸው ከሚስተጓጎሉ። እንደዚህ ማንቂያ ደውል በመጠቀም በፍጥነት ነቅተው እንዲሄዱ ጥሩ ነው ማለት ነው። ስለዚህ ማንቂያ ደውል መጠቀም ጥሩ ነገር ነው። ጓደኞቼም ሲጠቀሙ አያለው ለነሱም ጥሩ ነገር ነው። ይቀሰቅሳቸዋል ይነቃሉ ያነቃቸዋል ማለት ነው። ይሄ ማንቂያ ደውል እና ማንቂያ ደውል ጥሩ ነገር ነው አስፈላጊ ነገር ነው። የሰው ልጅ መጠቀም አለበት መበረታታት አለበት ብዬ እማስበው ነገር ነው። ነገር ግን እኔ ማንቂያ ደውል ትጠቀማለህ ወይም ደግሞ ማንቂያ ሰዓት? ማንቂያ ሰዓት ትጠቀማለህ ለሚለው እኔ አልጠቀምም ማንቂያ ሰዓት አልጠቀምም። የማልጠቀምበት ምክንያት ደግሞ አስፈላጊ መስሎ ስላልታየኝ ወይም ደግሞ ለኔ ጥቅም የሌለውን ነገር ስለሆነ ነው። ዞሮ ዞሮ እሱም አነቃኝ አላነቃኝ ራሴ መንቃቴ ስለማይቀር። ማንቂያ ሰዓት ትጠቀማለህ ለሚለው ጥያቄ? አሁንም ደግሜ መልስ ስሰት እኔ ማንቂያ ሰዓት አልጠቀምም። ምክንያቱም ለኔ ጥቅም የለውም ማለት ነው። ሁሌ እንደምለው ይሄ ጥያቄ ለኔ ቆንጆ ጥያቄ ነው። እና ይሄን ጥያቄ ለምትጠይቁም በሙሉ እጅግ እጅግ አድርጌ ምን ማለት እፈልጋለሁ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ነው? ስራዎችህን ወይም ደግሞ ስራዎችን በቅደም በቅደም ተከተል ታስቀምጣለህ ስራዎችን በቅደም ተከተል ታስቀምጣለህ የሚል ጥያቄ ነው። ሁሌ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ማለት እፈልጋለሁ አስቀድሜ እኔ በበኩሌ ተመችቶኛል አሪፍ ጥያቄ ነው። እሺ ወደ መልሴ ልለፍ። ስራዎችን በቅደም ተከተል ታስቀምጣለህ በሚለው አዎ በቅደም ተከተል ነው የማስቀምጠው ስራዎቼን። እኔ በምን አምናለሁኝ። ባለመዝረክረክ አንድን ነገር ስነ ስርዓት በማስያዝ ቅደም ተከተል በማስያዝ የማምን ሰው ነኝ። ስለዚህ ብዙ ጊዜ ስራ ስለሚበዛብኝ እንደዚሁም ደግሞ በጣም ብዙ ደንበኞች ስላሉብኝ ማለት ነው። የነሱን ስራ ለመጨረስ ቅደም ተከተል ማስያዝ አለብኝ። የመጀመሪያ ይሄኛውን ነው የምሰራው በቀጣይ ደግሞ ያንንን ነው ያንን ነው የምሰራው ከሱ በመቀጠል ደግሞ ይሄኛውን ነው የምሰራው እያልኩኝ በቅደም ተቀጠል ስራዎቼን አስቀምጣለሁ። እሱም ብቻ ሳይሆን ይሄ የስራ ቦታ ስራዎችን ብቻ ሳይሆን የህይወት ስራዎችን ራሱ ለምሳሌ በጠዋት ተነስቼ ስፖርት እሰራለሁ ከዛ ምግብ እሰራለሁ። ከዛ ወደ ስራ ቦታ እሄዳለሁ። ከዛ ስራ ቦታ ሄጄ የተለያዩ ደብዳቤዎችን ቀድሜ ለእንትና እጽፋለሁ ከዛ ለእንትና በቅደም ተከተል ምሰራዎች የምሰራቸውን ስራዎች በቅደም ተከተል አስቀምጣለሁኝ ማለት ነው። ስለዚህ ስራዎችን በቅደም ተከተል ታስቀምጣለህ ለሚለው አዎ ስራዎቼን በቅደም ተከተል አስቀምጣለሁ። እና ይሄ ነገር ደግሞ ጥሩ ባህል ሆኖኛል። ነገሮች እንዳይዝረከረኩብኝ ስራዎቼ እንዳይዝረከረኩብኝ በተለያየ መንገድ ጠቅሞኛል ማለት ነው። እኔን ስራዎቼ በቅደም ተከትል ማስቀመጤ ለደንበኞቼ በስነ ስርዓት በቶሎ እና በሚፈልጉበት ሰዓት ላይ ምንም ሳላዛንፍ ምንም ሳላበላሽ ምንም ነገር ሳላጎድል እንዳደርስ ከሚያደርጉኝ ነገሮች መካከል ስራዎችን በቅደም ተከተል ማስቀመጤ ነው። ስራዎችን በቅደም ተከተል አለማስቀመጥ ብዙ ጉዳቶች አሉት። የትኛውን ልስራ ይሄኛውን ልስራ ያኛውን ልስራ ራሱ በሚል አንደኛ ራሳችን ላይ ጭንቀት እናመጣለን። ሁለተኛ ደግሞ ስራዎችን በስህተቀል ቀደም ተከትል ካላስያዘን ይሄኛውን ለስራ ያንን ለስራ ስንል ሌላ ሰዓት እንፈጃለን። ስለዚህ ምንም ነገር ሳንሰራ ሰዓቱ ያልፋል ማለት ነው። ስለዚህ ስራዎችን በቅደም ተከተልም ታስቀምጣለህ ለሚለው አዎ አስቀምጣለሁ። ይሄ ነገር ደግሞ በጣም በህይወቴ ላይ በብዙ በብዙ መንገድ ጠቅሞኛል በብዙ ነገር ጠቅሞኛል። ለምሳሌ ብዙ ደንበኛ እንዳፈራ አድርጎኛል እንዴት ካላችሁኝ? ስራዎቼን በቅደም ተከተል ነው ስለማስቀምጥ ምንም ነገር ስለማላዝረከርክ ሰው ወረፋውን ጠብቆ ስለሆነ እኔ ጋ መጥቶ የሚጠቀመው ብዙ ደንበኞች እንዳገኛ አድርጎኛል። እንደገና ደግሞ ብዙ ብዙ ነገር እንድጠቀም አድርጎኛል። ደንበኞቼ እኔ ጋር መጥተው ስራዎቻቸውን በስተክል በቀደም ተቀጠል ስለሚያገኙ ስራዎቼን በቀደም ተከተል ስለማስቀምጥ እኔ የነሱን በፍጥነት ስለምሰራ ብዙ ደንበኞች ወደ እኔ መጥተው አገልግሎት ያገኛሉ። እና ደግሞ እኔን ጋር መጥተው ስራ ያሰሩኛል ማለት ነው። እና ስለዚህ ስራዎችን በቅደም ተከተል ማስቀመጤ ለዚህ ለዚህ ነገር ጠቅሞኛል ማለት ነው። ሁለተኛ ደግሞ ህይወታችን ራሱ የተስተካከለ እንዲሆን የተበላሸ እንዳይሆን። እቅድ ይሄ ፕሮግራም እነዚህ በቅደም ተከተል ስራዎችን በቅደም ተከተል ማስቀመጥ አሁን ይሄንን ሰርቼ ከዛ በቀጣይ ይሄንን ሰርቼ ከዛም በኋላ ይሄንን እሰራለሁ። ዛሬ በዛሬ ቀን በውሎዬ ይሄንን ነው የምሰራው ብለን በቅድም ተከተል ስራችንን ካስቀመጠን አንድ ስራ ስንጨርስ የትኛውን እንደምንሰራ ስለምናውቅ በመሃል የምናጠፋው ሰዓት አይኖርም። በመሃል የምንወዛገበው መወዛገብ የለም። ምንም ሳንወዛገብ ምንም ደግሞ ሳናጣ ስራችንን በቅደም ተከትል በማስቀመጣችን ብዙ ደንበኞች እያገኘን ለህይወታችን የተስተካከለ ቅደም ተከተለ የያዘ ዝርክርክ ያለ እንዲሆን ያደርግልናል። ማለት ነው። ስለዚህ ስራዎችን በቅደም ተከተልተህ አስቀምጣለሁ ለሚለው አዎ በቅደም ተከተል አስቀምጣለሁ። ይሄን በቅደም ተከተል ማስቀመጤ በብዙ የህይወቴ ክፍል እጅግ እጅግ አድርጎ ጠቅሞኛል። እና ተጠቅሜበታለሁ ማለት እፈልጋለሁ። ሁሌ እንደምለው ጥያቄ እጅግ በጣም ቆንጆ ጥያቄ ነው። ይሄን ጥያቄ መጠየቁን ቀጥሉበት ማለት እፈልጋለሁ። አመሰግናለሁኝ

እሺ ይሄ ጥያቄ ምን የሚል ጥያቄ ነው። የትኛውን ባህላዊ ምግብ ትወዳለህ የሚል ጥያቄ ነው። ሁሌ እንደምለው አስቀድሜ ጥያቄ በጣም ቆንጆ መሆኑን መናገር እፈልጋለሁ ሀሪፍ ጥያቄ ነው። በማለት ወደ መልስ አልፋለሁ ማለት ነው። የትኛውን ባህላዊ ምግብ ትወዳለህ ለሚለው እኔ ብዙ ባህላዊ ምግብ ነው የምወደው አንድ ብቻ አይደለም ስለዚህ እነሱን ለመጥቀስ እሞክራለሁ ማለት ነው። እንዴት እንደሚሰሩም በዛው ለመናገር እሞክራለሁኝ የመጀመሪያው የምወደው ባህላዊ ምግብ ምንድነው? ጩሮርሳ ወይም ደግሞ ጩምቦ የሚባል የባህል ምግብ ነው ማለት ነው። ይሄ ጩሮርሳ ወይም ደግሞ ጩምቦ የሚባለው። የባህል ምግብ ቀይ ጤፍ ይደረግና ከዛም በኋላ ቀይ ጤፍ ተጋብሮ እላዩ ላይ ደግሞ አይብ እርጎ ካርጎ ይልቅ እንደውም አይብ ይደረግበትና ማለት ነው። ላዩ ላይ ከዛ አይቡ ላይ ምን ይደረጋል ማለት ነው? ቅቤ በደንብ ብዙ ቅቤ ፍሰስ ይደረግበታል ላዩ ላይ ከዛ እንደሱ ተደርጎ የሚበላ ምግብ ነው። ጩሮርሳ እርሳ ወይም ደግሞ ጭንቦ እያለን የምንጠራው የኦሮሞ ባህላዊ ምግብ ነው። እንደዚሁም ደግሞ ሌላኛው የምወደው የባህላዊ ምግብ ምንድነው? ክትፎ ክትፎ በጣም ይመቸኛል። ክትፎ በጣም ደስ የሚል የባህላዊ ምግብ ነው ይሄ ደግሞ ስጋ በደንብ ድቅቅ ተደርጎ ከተፈጨ በኋላ በቅቤ በደንብ ይለወስና ትንሽዬ ትንሽዬ ብቻ እሳት ትንሽዬ ብቻ ነካ አድርጎ የሚመለስ ብዙም ለብ ራሱ የማያይል ሳይበስል ስጋውን ከጥሬው ትንሽ ይዤ ብቻ በሰለብ ብሎ በቅቤ በደንብ ቢታሽና ድቅቅ ያለ ስጋ ማለት ነው። የሚቀርብ ነው ይሄ ክትፎ የሚባል ምግብ ነው ማለት ነው። ስለዚህ ሁለቱ ምግብ ጠቀስኩኝ እስካሁን ጩምቦ ይመቸኛል አልኩኝ። በቀይ ጤፍ የሚሰራ አይብ ተደርጎበት ቅቤ የሚፈስበት ምግብ ነው አልኩኝ። እንደገና ደግሞ ሌላኛው የሚመቸኝ ደግሞ ክትፎ ነው አልኩኝ ስጋ ድቅቅ ተደርጎ ተፈጭቶ በቅቤ የሚታሽም የምግብ ባህላዊ ምግብ አይነት ነው። ሌላኛው ደግሞ የሚመቸኝ የባህላዊ ምግብ አይነት ምን አይነት የባህላዊ ምግብ አይነት ነው? እሱ ዶሮ ወጥ ይባላል። ዶሮ ወጥ ደግሞ አብዛኛው ኢትዮጵያውያን የሚታወቁበት ምግብ ነው ዶሮ ወጥ። ዶሮዋ ታርዳ ማለት ነው ስጋዎቿ በተለያዩ ቦታዎች ይከፈሉና ወደ አስራ ሁለት ብልት ይከፈሉና ከዛም በኋላ ሽንኩርት በደንብ ተቁላልቶ በርበሬ ሽንኩርት በርበሬ ዘይት ተደርጎ በደንብ አብረው ይቁላሉና ከዛም በኋላ እሱ ላይ ደግሞ ስጋዊ ተጨምሮበት እንቁላል ተጨምሮበት አብሮ በደንብ ተማስሎ የሚሰራ ምግብ ነው ዶሮ ማለት። ስለዚህ እኔ ዶሮ ምግብ ዶሮ ባህላዊ ምግብ ይመቸኛል። እንደዚሁም ደግሞ ክትፎ ብያለሁኝ። እንደገና ደግሞ ከክትፎ ውጪ ደግሞ ጩምቦ ብያለው ማለት ነው እነዚህ ምግቦች እንደዚሁም ደግሞ ጩቆ የሚባል ምግብ አለ። ይሄም ጩቆ የሚባል መግብም ከ ምን እንደሚሰራ ባላውቅም ነገር ግን እናቶች ናቸው የሚያውቁት። እነ እሱ ምግብ ራሱ በጣም ደስ ይለኛል። እንደ እሱ እነዚህ ያልኩ አሁን ያልኳቸው ምግቦች በጣም ደስ የሚሉ ምግቦች ናቸው። በእውነት እንደ ባህላዊ ምግብ በጣም የሚመቹኝ የምወዳቸው ምግቦች ናቸው። ስለዚህ የትኛውን ባህላዊ ምግብ ትወዳለህ ለሚለው እኔ የምወደው የባህላዊ ምግብ የመጀመሪያው ክትፎ ነው። ስጋ ደቀቅ ብሎ በቅቤ የሚታሽበት ከዛ ጭሮሮሳ ወይም ጩምቦ ቀይ ጤፍ ተጋብሮ ላዩ ላይ አይብ በቅቤ የሚደረግበት ነው። ሶስተኛው ደግሞ ጩኮ የሚባለው ነው። አራተኛ ደግሞ ዶሮ ወጥ ነው ዶሮ የምትታረድ እና ወደ ተለያየ ቦታ ተከፋፍላ ከዛም በኋላ ከተከፋፈለች በኋላ። ሽንኩርትን ዘይትና በርበሬ የተደረገበት እሱ ውስጥ ትደረግና እንቁላለም ተደርጎበት እንደዚህ የሚሰራ ባህላዊ ምግብ ናቸው እነዚህ ባህላዊ ምግቦች በጣም ደስ የሚሉ ኢትዮጵያ ውስጥ የተለመዱ ባህላዊ ምግቦች ናቸው። እነዚህ ምግቦች በመቅመሴ በማወቄ በጣም ደስ ይለኛል እወዳቸዋለሁ። ለማለት ነው ጮሮርሳ ክትፎ ጩቆ የመሳሰሉት ምግቦች እወዳለሁ ብያለሁ። እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው በቀን ስንት ሰዓት ስልክ ትጠቀማለህ የሚል ጥያቄ ነው? ሁልጊዜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ደግሞ ስለ ስልክ አጠቃቀም ማንሳታችሁ በጣም ጥሩ ነው መነሳት ስላለበት ማለት ነው። እሺ እንደዚህ እያልኩኝ ወደ መልሴ ልለፍ በቀን ስንት ሰዓት ስልክ ትጠቀማለህ ለሚሉ ጥያቄ እኔ በቀን ቢበዛ ቢበዛ ስልኬን ለሁለት ሰዓት ብጠቀም ነው። ምክንያቱም ደግሞ በምንም ነገር ስለማላደርግበት። አንዳንድ ማየት ያለብኝን መረጃዎች ምናምን ቴሌግራም ላይ ገብቼ ካየሁኝ። ወይም ደግሞ አንዳንድ በጣም አስፈላጊ የሆኑ ስራዎችን በብዙ ጊዜ በኮምፒውተሬ ወይም ደግሞ በላፕቶፔ ነው ይዤ በላፕቶፕ ነው ስራ የምሰራው ወይም ደግሞ በኮምፒውተር ነው። ነገር ግን በጣም አስፈላጊ ከሆነ ምናልባት ስራው አስቸኳይ ከሆነ ወይም ደግሞ አንዳንድ የምጻጻፋቸው ጂሜሎች የጂሜል መልእክቶች ካሉ እነሱን በስልኬ ስለምጠቀምባቸው እና ደግሞ ለመደዋወል ካልሆነ ስልኬን አልጠቀሙም። ስለዚህ በቀን ቢበዛ ከአንድ ሰዓት እስከ ሁለት ሰዓት ነው ያው ሁለት ሰዓት ተብሎ ስልኬን ለሁለት ሰዓት በቀን ውስጥ እጠቀማለሁ ማለት ነው። እና በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው ሁለት ሰዓት ነው የምትጠቀመው ስልኬ። ነገር ግን ይሄ ስራ ከመጣ በኋላ በ ይሄ ስራ እስከ እስከመጣበት ጊዜ ድረስ ለሁለት ሰዓት ነው ይሄ ስራ ከመጣ በኋላ ግን ይሄ ድምጽ መቅዳት ስራ ማለት ነው። ስልኬን እስከ አራት ሰዓት ድረስ የምጠቀምበት ጊዜ አለ ለአራት ሰዓት ለሶስት ሰዓት ድምፄን ስለምቀዳ ማለት ነው። ቁጭ ብዬ ጊዜ ካለኝ ስለዚህ በዚህ ምክንያት ስልኬ ወደ ሶስት ሰዓት ወደ አራት ሰዓት እድገት አሳይቷል። እንጂ ሌላ ጊዜ ግን አማካይ አውጣ ከተባለ ሁለት ሰዓት ነው የምጠቀመው ስልኬን በቀን ውስጥ ለሁለት ሰዓት ነው። ምክንያቱም ቲክቶክ አልጠቀምም እንደዚሁም ፌስቡክም አልጠቀምም ኢንስታግራም አልጠቀምም። ሌሎችም ማህበራዊ ሚዲያዎችን ከዩቲዩብ እና ከቴሌግራም በስተቀር አልጠቀምም። ዩቲዩብ እና ቴሌግራሞቼም ጠቃሚ ነገሮች ብቻ ውስጣቸው ስላለ እነሱ ሲያስፈልጉኝ ብቻ ገብቼ እመለከታለሁ እንጂ። ሌላ ሰአቴን የሚገልብኝ ስልኬን እንድትጠቀም የሚያደርገኝ ነገር ስለሌለ። ያው አንዳንድ መልእክቶችን ከቴሌግራም ላይ ገብቼ ዜናዎችን ከዩቲዩብ ላይ ገብቼ ከማንበብ በዘለለ ለሌላ ነገር እና በመደወል ለመደወል ያው ስራ ስልኮች ምናምን ለመደዋወል ስልኬን ምናምን ስጠቀም እነዚህ እነዚህ ተደማምረው በቀን ቢበዛ ለሁለት ሰዓት ወይም ደግሞ አማካይ በቀን ስንት ሰዓት ስልክ እጠቀማለህ ለሚለው ለሁለት ሰዓት ስልኬን እጠቀማለሁ ማለት ነው። ነገር ግን ይሄ ስራ ከመጣ በኋላ ወደ ሶስት ሰዓት ወደ አራት ሰዓት አሳድጌዋለሁ ምክንያቱም ድምፄን ስለምቀዳ ይሄንን ስራ ስለምሰራ ይሄ ስራ በስልክ ስለሆነ የሚሰራው በዚህ ምክንያት ነው እንጂ ከዚህ በፊት ከዚህ ስራ ቀደም ባሉት ጊዜያቶች ስልኬን ለሁለት ሰዓት ነው የምጠቀምበት ማለት ነው። እና በቀን ሁለት ሰዓት መጠቀሜ ከብዙ ነገር አድኖኛል አንደኛ ስልክ ከሚያመጣው አሉታዊ ጉዳቶች ዝም ብሎ በማይጠቅም ነገር ላይ ጊዜ በማጥፋት በተለያዩ ነገሮች ሰዓቴ እንዳይጠፋ ከስራዬ ላይ ሰዓት እንዳይጎልብኝ ትንሽ ስልክ ለትንሽ ሰዓት መጠቀሜ ላስፈላጊ ነገር ብቻ መጠቀሜ የሆነ ሰአቴን በአግባቡ እንድጠቀም አድርጎኛል ማለት ነው። ስለዚህ ሌሎችም በቀን ስንት ሰዓት በቀን ውስጥ ከሁለት ሰዓት በላይ ባይጠቀሙ የማይጠቅማቸውን ነገር ላይ ጊዜያቸውን ባያጠፉ እንደዚህ አይነት ስራዎች ሲገኙ እንደዚህ አይነት ስራዎች ቢሰሩ ብዬ እመክራለሁ ይሄን አጋጣሚ በመጠቀም ማለት ነው። ስለዚህ በቀን ለስንት ሰዓት ወይም ደግሞ በቀን ስንት ሰዓት ስልክ ትጠቀማለህ ለሚለው እኔ ሁለት ሰዓት ነው የምጠቀመው እሱንም አንዳንድ መልእክቶችን ለመጻጻፍ ለመላክ የስራ ስራዎችን ለመላክ ጂሜሎች ላይ አንዳንድ አስፈላጊ መልእክቶችን ለመላላክ ለመደዋወል ካልሆነ በስተቀር ስልኬን ስለማልጠቀም ሁለት ሰዓት በሚለው ይይዝልኝ ሁል ጊዜ እንደምለው ይሄ ጥያቄ አሪፍ ነው ስለ ስልክ ደግሞ ስላነሳችሁ በጣም ጥሩ ነገር ነው የሰራችሁት። ይሄን ጥያቄ ለጠየቃችሁን በሙሉ እጅግ እጅግ አድርጌ ምን ማለት እፈልጋለሁ አመሰግናለሁ

እሺ ጥያቄው ምን የሚል ነው የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የሚል ጥያቄ ነው ሁል ጊዜ እንደምለው በጣም አሪፍ እና ቆንጆ ጥያቄ ነው በእውነት በጣም ተመችቶኛል ይሄ ጥያቄ ማለት እፈልጋለሁ። እሺ ወደ መልሴ ልምጣ። የትርፍ ጊዜ ማሳለፊያዎች ምንድን ናቸው ለሚለው እኔ ብዙ ብዙ። የትርፍ ማሳለፊያ ጊዜ ጊዜ የትርፍ ጊዜ ማሳለፊያዎች አሉኝ ብዙ ጊዜ የመጀመሪያውና ዋነኛው ምንድነው የማደርገው? ትርፍ ጊዜ ካለኝ ስለ ቀጣዩ ቀናቶች እቅዶችን አወጣለሁ። ቀጣዩ ቀናቶች ላይ ያሉብኝን ነገሮች እቅድ አውጥቼ እንዴት መስራት እንዳለብኝ። እቅድ አወጣለሁ የመጀመሪያው በትርፍ ጊዜ የማረገው ነገር ምንድ ነው? እቅድ ማውጣት ነው። ለ ወደፊት ለሚመጡት ጊዜያቶች እቅድ አውጣበታለሁ። ሁለተኛ ደግሞ በትርፍ ጊዜ የማደርገው ነገር ምንድነው? አነባለሁ መጽሐፍ አነባለሁ። የትምህርት መጽሐፍ ሳይሆን የተለያዩ መጽሐፎች። ለምሳሌ የልብ ወለድ መጽሐፎች ሊሆን ይችላል። የ ስለ ገንዘብ የሚያወሩ መጽሐፎች ስለ ገንዘብ አመለካከት የሚ አመለካከታችንን የሚቀይሩ መጽሐፎች። ስኬታማ የሆኑ ሰዎች መጽሐፎች። የተለያዩ አይነት የተለያዩ አይነት መጽሐፎችን አነባለሁ። እነዚህ መጽሐፎች በጣም ገንቢ ስለሆኑ። ህይወቴ ላይ ያለኝን አመለካከት ስለቀየሩ። ስለዚህ በትርፍ ጊዜ አንደኛው ማሳለፌዬ መንገድ እንዳልኳችሁ እቅድ ነው ሁለተኛው ማንበብ ነው መጽሐፍ አነባለሁ። ሶስተኛ ደግሞ የማደርግበት ነገር የተለያዩ የተሰሩ ድራማዎችን አያለሁ። እኔ ሶስት ቋንቋ ተናቃሪ ነኝ ኦሮምኛ እናገራለሁ አማርኛ እናገራለሁ እንግሊዘኛ እናገራለሁ። እንደዚሁም ደግሞ ሶስቱንም አቀላጥፌ መስማት እችላለሁ መረዳት እችላለሁ ማውራት እችላለሁ። ስለዚህ እንደዚሁም ድራማዎችን ስመለከት የእንግሊዘኛ እንግሊዘኛም እመለከታለሁ አማርኛም እመለከታለሁ ኦሮምኛም እመለከታለሁ። እና የተረፈ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው የመጀመሪያው እንዳልኩት እቅድ ነው እቅድ አወጣበታለሁ። ሁለተኛ መጽሐፎችን አነባለሁ ሶስተኛ ድራማዎችን አያለሁ። የኦሮምኛ ድራማዎች የአማርኛ ድራማ የእንግሊዘኛ ፊልሞች ሊሆን ይችላሉ ድራማዎች ሊሆኑ ይችላሉ። እንደዚሁም ደግሞ ቲያትር የቲያትር ቤት እየሄድኩኝ ቲያትር እከታተላለሁ። ለምሳሌ የኢትዮጵያ ብሄራዊ ቲያትር እየሄድኩኝ እንደዚህ እከታተላለሁ። የአዲስ አበባ ዩኒቨርሲቲ ባህል ማዕከል አዳራሽ እየሄድኩኝ እንደዚህ ቲያትሮችን እከታተላለሁ አያለሁ። በኪነ ጥበብ ተማሪዎች የሚሰሩ እነሱ እነሱን ሌላው ደግሞ በትርፍ ጊዜ ጊዜ የማሳልፈው ማሳለፊያዬ ምንድነው? ከራሴ ጋር የጸጥታ ጊዜ የጽሞና ጊዜ ሰጥቼ ከራሴ ጋር አወራለሁ ማለት ነው። በትርፍ ጊዜ ማሳለፊያ አንዱ እሱ ነው። እና ሌላኛው ደግሞ ትርፍ ጊዜ ማሳለፊያዬ ምንድነው? ከቤተሰቦቼ ጋር በቂ ጊዜ እንዲኖረን በተለያየ የህይወት መንገድ ምክንያት በስራ ሊሆን ይችላል በትምህርት ሊሆን ይችላል። ብዙ ጊዜ ከቤተሰብ ጋር ጊዜ ብዙም አይኖረንም። በትምህርት በስራ በእነዚህ ስለምወጠር ከቤተሰብ ጋር ጊዜ ስለማይኖረኝ ከቤተሰብ ውጪ ጋር ጊዜ አሳልፋለሁ ማለት ነው። ስለዚህ የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው የመጀመሪያው እቅድ ማውጣት ነው። ሁለተኛ ማንበብ እቅድ ስለወደፊት እቅድ አወጣለሁ። ሁለተኛ የተለያዩ አይነት መጽሐፎችን የልቦለድ የፍቅር የገንዘብ የህይወት አኗኗር ዘዴ ጤና እነዚህ እነዚህ የመሳሰሉ መጽሐፎችን አነባለሁ። እየሄድኩኝ ቲያትር ቤት ውስጥ ቲያትሮችን እከታተላለሁ። እነዚህም የተለያዩ ፊልሞችን የአማርኛ ኦሮምኛ እንግሊዘኛ ፊልሞችን አያለሁ እከታተላለሁ። እንደዚሁም ደግሞ ከቤተሰቦቼ ጋር በቂ ጊዜ እንዲኖረኝ አሳልፋለሁ ከእነሱ ጋር በቂ ጊዜ ማለት ነው። እና እነዚህ ሁሉ የትርፍ ጊዜ ማሳለፊያዎቼ ናቸው እነዚህን ማሳለፊያዎች በጣም ደስ ይሉኛል እወዳችኋለሁ። ብዙም ትርፍ ጊዜ ስለማይኖረኝ እነሱ እንደዚህ ጊዜዎች ሲመጡ በጣም ደስ ይለኛል። ጥያቄው በጣም ቆንጆ ነው ማለት እፈልጋለሁ። ለጥያቄዎቻችን እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው በማታ ማታ ላይ ማታ በምን ሰዓት ትመገባለህ የሚል ጥያቄ ነው? አሁን እንደምለው በጣም ቆንጆ ጥያቄ በጣም አሪፍ ጥያቄ በጣም ደስ የሚል ጥያቄ ነው ማለት እፈልጋለሁ። አስቀድሜ ማታ በምን ሰዓት ትመገባለህ ለሚለው እኔ ከስራ አስራ አንድ ተኩል አካባቢ ወጣና ቤቴ አስራ ሁለት እኩል እደርሳለሁ ማለት ነው። ስለዚህ ብዙ ጊዜ ማታ በምን ሰዓት ትመገባለህ ለሚለው ማታ ወደ አንድ አንድ ሰዓት ላይ ነው የምመገበው። እራቴን ማታ አንድ ሰዓት ላይ ነው የምመገበው። ስለዚህ ማታ አንድ ሰዓት ሲል እኔ እራቴን እየተመገብኩ ወይም ደግሞ በማታ በምን ሰዓት ትመገባለህ የሚለው ከምሽቱ አንድ ሰዓት ላይ እመገባለሁ በሚለው መልስ እንዲያዝልኝ እፈልጋለሁ። እና ማታ በምን ሰዓት እመገባለሁ ለሚለው አንድ ሰዓት እመገባለሁ አልኩኝ። እንደሚታወቀው ማታ ላይ ስለምንተኛ ቀለል ያለ ምግብ ነው መመገብ ያለብን። ምክንያቱም ሆዳችንን በጣም ካመመን ሆዳችን ከከበደው ስንተኛ ጨቋራችንን ለመፍጨት ስለሚቸገር። በእነዚህ ሁሉ ምክንያቶች ቀለል ያለ ምግብ እንደምመገበው ማታ ላይ አንድ ሰዓት አካባቢ ወይም ደግሞ አንድ ሰዓት ከምሽቱ ላይ ቀለል ያለ ምግብ ብዙም የማይከብድ እንቅልፍ የማይነሳ እንቅልፍ የማይረብሽ ሰውነት የሚያይረብሽ ምግብ ነው ማለት ነው የምመገበው። ማታ ላይ ምክንያቱም ወደ መኝታ ስለሆነ የምንሄደው እንዳንረበሽ እና ለተለያየ ነገር ይረዳናል። እና ማታ በምን ሰዓት ትመገባለህ? ለሚለው ጥያቄ እኔ ማታ የምመገበበት ሰዓት አንድ ሰዓት ነው። አንድ ሰዓት ላይ እመገባለሁ ማለት ነው። ምግብ እና ይሄ ልምድ ደግሞ በጣም ቆንጆ ልምድ ነው። በበኩሌ ምክንያቱም ከአንድ ሰዓት ጀምሮ እስከምተኛበት ሰዓት ድረስ ብዙ ብዙ ሰአቶች አሉ ስለዚህ እንደበላው አልተኛም። እንደበላው አልጠኛም ይፈጭልኛል ማለት ነው። ስለዚህ ምናልባት ወደ ሶስት ሰዓት አራት ሰዓት ከምሽቱ ብበላና አራት ሰዓት እንደበላው እዛው አራት ሰዓት ብተኛ ይሄ የምግብ መፈጨት ሂደቱን ስለሚያዛባ ጥሩ አይደለም። እንደዚህ ለሚያደርጉ ሰዎች ራሱ መልእክትን ማስተላለፍ እፈልጋለሁ ማለት ነው። ስለዚህ ማታ በምን ሳትመገባለህ ያለ የሚለው ከምሽቱ አንድ ሰዓት እመገባለሁ። ቀለል ያለ ምግብ ነው የምመገበው የሚከብድ ምግብ አልበላም። ለምሳሌ ያክል ቀለል ያለ ምግብ ስንል እንደ ምሳሌ ነው እሱንም እመገባለሁ ማለቴ ሳይሆን። ለምሳሌ ፓስታ መኮሮኒ እነዚህ ሩዝ የመሳሰሉ የማይከብዱ ሆድ ላይ ምግቦችን ነው መመገብ ያለበት ሰው። ምክንያቱም ወደ መኝታ እየሄደ ስለሆነ ስለሆነ ሆዱ ሊከብደው አይገባም። እንደዚሁም ደግሞ እንደኔ ማታ አንድ ሰዓት ቢበሉ እመክራለሁ። ለሰው ምክንያቱም ማታ አንድ ሰዓት በልተው እስከ እምቢተኙ እስከ ሁለት ሰዓት እስከ ሶስት ሰዓት ድረስ የአንድ ሰዓት የሁለት ሰዓት ልዩነት ስላለ ምግቡ በደንብ ተፈጭቶ ሰውነታቸው ሳይረብሽ ወደ መኝታ መሄድ ይችላሉ ማለት ነው። ስለዚህ ማታ በምን ሰዓት ትመገባለህ ለሚለው? ማታ ከምሽቱ አንድ ሰዓት ላይ ከስራ እንደገባው ነው የምመገበው ማለት ነው። ምግብ ስለዚህ ይሄ ምግብ ያመጋገብ ሂደቴ ምሽት ላይ የምበላበት ሰዓት በጣም ቆንጆ ሰዓት ነው። ለምን ቆንጆ ሰዓት አልክ ከምን ተነስተህ ነው ከምን አቅጣጫ አይተኸው ነው ካላችሁኝ? ምክንያቱም ለጤና ከጤና አቅጣጫ አይቼው ነው ማታ አንድ ሰዓት ተበልቶ እስከ ሁለት ሰዓት ከሶስት ሰዓት ቢቆይ። ጨጓራችን ያንን ምግብ በደንብ አይስጦት ሰውነታችን ያንን የምግብ ጥቅም በደንብ አግኝቶ ነው። ወደ እንቅልፍ የምንሄደው። ነገር ግን ልንተኛ ስንል የምንመገብ ከሆነ ትንሽ ለጤና በጣም አስጊ ነው ማለት ነው። ማታ በምን ሰዓት አትመገባለል የሚለው? እኔ የምመገብበት ሰዓት ከምሽቱ ማታ አንድ ሰዓት ነው ማለት ነው። በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ማታ ላይ። እና በዚህ ሰዓት ከስራ እንደተመለስኩኝ የምመግብበት ሰዓት ነው ቀለል ያሉ ምግቦችን እንዳልኩት የምመገብበት ሰዓት ነው ማለት ነው። ሁሌ እንደምነው ይሄ ጥያቄ እጅግ እጅግ በጣም ጠቃሚ ጥያቄ ሰዎች ሊያነሱት ሊወያዥበት የሚገባ ጥያቄ ነው። ይሄንን ጥያቄ ለምትጠይቁም በሙሉ ከልብ የሆነ ምስጋና አለኝ ማለት ነው። አመሰግናለሁ።

እሺ ይሄ ደግሞ ምን የሚል ጥያቄ ነው ማለት ነው በምን ሰዓት ትተኛለህ የሚል ጥያቄ ነው? ሁል ጊዜ አስቀድሜ እንደምናገረው ከመልስ ከመመለሴ በፊት የጥያቄ በጣም አሪፍ ጥያቄ እና ቆንጆ ጥያቄ መሆኑን መናገር እፈልጋለሁ። ደስ የሚል ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት እፈልጋለሁኝ። በምን ሰዓት ትተኛለህ የሚል ጥያቄ ጥያቄ ወደ መልሱ ልምጣ። እኔ የምተኛበት ሰዓት ብዙ ጊዜ ከስድስት ሰዓት እስከ ሰባት ሰዓት ባለው መካከል ነው። የምተኛው እንቅልፌን ማለት ነው ለምን እንደዚህ ትተኛለህ ለምን አርፍደህ ተኛለህ ካላችሁኝ ደግሞ? እኔ የምተኛበት አርፍጄ የምተኛበት ምክንያት ከመስሪያ ቤቴ ስመለስ ቅድም እንደተናገርኩት የቅድሙ ጥያቄ ላይ ከመስሪያ ቤቴ ስመለስ ማለት ነው ቤቴም ሌላ የምሰራው የኦንላይን ስራ አለኝ ማለት ነው። እና እሱን ስራ ስለምሰራ ከማታ ሁለት ሰዓት ጀምሮ እስከ ማታ ስድስት ወይም ደግሞ ሰማት ሰዓት ድረስ በኦንላይን የምሰራው ስራ ስላለኝ ደንበኞች ስለሚኖሩኝ የተለያዩ ደንበኞች ስለሚኖሩኝ የምሰራው ስራ ስላለኝ ማለት ነው። እነሱን እንትን ማለት እነሱን ስራ ስለምሰራ እስከ ሰባት ሰዓት እስከ ስድስት ሰዓት ድረስ እቆያለሁ። እና በምን ሰዓት ዘጠኝ አለ ለሚለው ጥያቄ ሰባት ሰዓት ተብሎ ይያዝ ያው ከስድስት ከሰባት ባለው ነው የምተኛው እኔ። እና አብዛኛውን ጊዜ ሰባት ሰዓት ላይ ነው ከሌሊቱ ማለት ነው በኢትዮጵያ ሰዓት አቆጣጠር ከሌሊቱ ስድስት ሰዓት ወይም ደግሞ ሰባት ሰዓት አካባቢ መሽቶ በጣም በጣም መሽቶ ሌሊት ሆኖ ሌሊት ስድስት ሰዓት ሌሊት ሰባት ሰዓት። ነው ማለት ነው የምተኛው በምን ሰዓት ትተኛለህ ለሚለው መልስ ነው። እና ብዙ ደንበኞች ስላሉኝ በኦንላይን ስራ መሰራላቸው እነሱ ስላሉ እነሱን እያስተናገድኩ የነሱን ስራ እየሰራሁ እነሱም የሚጠይቁኝን ስራ እየእንትን እያልኩኝ እንደዚሁም ደግሞ ገንዘብ እየተቀበልኩኝ ገንዘብ እያስተላለፉልኝ እኔም ስራ ስራዬን እየሰራሁላቸውን ለነሱ የሰራሁላቸውን ስራ እየሰጠኋቸው እያስተላለፍኩላቸው በዚህ መልኩ እስከ ስድስት እስከ ሰባት ቆይቼ በዛ ሰዓት ላይ እንቅልፍ ይወስደኛል ማለት ነው። በዛ ሰዓት ላይ እንቅልፍ እተኛለሁ እንቅልፍ ይወስደኛል። እና እንደዚህ ነው ያለው ነገር በምን ሰዓት ትጠኛለህ የሚለው ከስድስት ሰዓት ከሰባት ሰዓት በሌሊቱ ማለት ነው። አንዳንዴ ጊዜ ደግሞ እንደዚህ ፍሪ የምሆንባቸው ፍሪ ማለቴ ትርፍ ጊዜ በሚኖርም ጊዜ አንዳንድ ጊዜ ደንበኞቼ በማይኖሩ ጊዜ ስራ በማይኖር ጊዜ ደግሞ። ምን አደርጋለሁ ትምህርቴን ሳጠና ትምህርቴን ሳነብ። እስከ ስድስት እስከ ሰባት ስለለመደብኝ እስከ ስድስት እስከ ሰባት ሰዓት እስከ ሰባት ሰዓት መቆየት እስከ ሌሊቱ በኢትዮጵያ ሰዓት አቆጣጠር በኢትዮጵያ ሰዓት አቆጣጠር እስከ ሌሊቱ ሰባት ሰዓት ነው የምቆየው። ሰባት ሰዓት ላይ ነው የምተኛው። በኢትዮጵያ ሳት አቆጣጠር ከሌሊቱ ሰባት ሰዓት ነው የምተኛው እንቅልፌ። እና ትምህርቴን ሳነብ ሊሆን ይችላል እንዳልኩት የተለያየ የትምህርት ስለምማ ትምህርቱን ሳነብ። እና እሱን እስከ ሰባት ሰዓት ድረስ አንብቤ ሰባት ሰዓት ላይ እተኛለሁ ወይም ደግሞ ስራዬን እየሰራሁኝ እስከ ሰባት ሰዓት ሰባት ሰዓት ላይ እተኛለሁኝ ማለት ነው። ሰባት ሰዓት ላይ እንቅልፌን እተኛለሁ በምን ሰዓት እተኛለሁ መልስ። አሁንም ደግሜ ለመናገር ያክል ከበኢትዮጵያውያን ሰዓት አቆጣጠር ከሌሊቱ ሰባት ሰዓት ሲል ነው የምተኛው ማለት ነው። እንቅልፍ የሚያወስደኝ በዛ ሰዓት ላይ የለመድኩት በዛ ሰዓት ነው። ስራ እስከዛ ሰዓት ድረስ አያልቅም የሚነበበውን እንግዲህ እስከዛ ድረስ አያልቅም። በእነዚህ በ በእነዚህና በመሳሰሉት ምክንያቶች ምክንያት። እነዚህ እስከ ሌሊቱ ሰባት ሰዓት ድረስ የምቆይበት ጊዜ አለ ሰባት ሰዓት ላይ ነው የምተኛው ማለት ነው። ስለዚህ በዚህ ሰዓት ላይ መተኛት ጥሩ ነው እያልኩኝ ሳይሆን። በጊዜ መተኛት ጥሩ ነው። ነገር ግን እንደ እኔ ወይ ስራ ማታ ላይ አሪፍ ሲያነብ የሚገባው ሰው ወይም ደግሞ ስራ የሚበዛበት ሰው እንደዚህ እስከ ሰባት ሰዓት እየቆየም ቢሰራም ችግር የለም። ነገር ግን በማይጠቅመን ነገር ላይ እስከ ሌሊቱ ሰባት ሰዓት እንዳንቆይ የሚል መልእክት ማስተላለፍ እፈልጋለሁ። በድጋሚ ደግሞ በምን ሰዓት ትተኛለህ ለሚለው ደስ የሚል ጥያቄ መልሴ ከሌሊቱ ሰባት ሰዓት ላይ ነው የምተኛው የሚል ደስ የሚል መልስ መስጠት እፈልጋለሁኝ። ሁል ጊዜ አስቀድሜ እንደምናገረው ማለት ነው። የምትጠይቁን ጥያቄ በጣም ቆንጆ ጥያቄ ነው። ይሄ ጥያቄ አሪፍ ነው በርቱ ቀጥሉ ማለት እፈልጋለሁ እጅግ አድርጌ አመሰግናለሁ

እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው። መዋኘት ትችላለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ሁሌ ጥያቄ ከመመለሴ በፊት ለጥያቄዎች መልስ ከመስጠቴ በፊት ጥያቄዎቹ ቆንጆ እንደሆኑ በመናገር ስለሆነ የሚጀምረው ዛሬም የተለየ ነገር አይደለም። ይሄ ጥያቄ በጣም ቆንጆ ጥያቄ ነው። ማለት እፈልጋለሁ በበኩሌ ተመችቶኛል። እያልኩኝ ወደ መልሴ ልልፍ። ጥያቄው መዋኘት እችላለሁ የሚለው አዎ እችላለሁ መዋኘት። መዋኘት በጣም የምችለው ነገር ነው የለመድኩት ነገር ነው ደስ የሚለኝ ነገር ነው። እና ማዋኘት ትችላለህ ለሚለው ጥያቄ። አዎ መዋኘት እችላለሁ። እንዴት ለመድክ? የት ለመድክ? ካላችሁኝ አላላችሁም ግን እንኬዝ። ማለቴ። ጥያቄው መዋኘት ትችላለህ ለሚለው እኔ የለመድኩት ዋና። ገፈርሳ የሚባል ወንዝ አለ። ስለዚህ እዛ ወንዝ ወይም ደግሞ እዛ ውሃ እየሄድን እንዋኝ ነበረ ከብዙ ጓደኞቼ ጋር ከብዙ ልጆች ጋር እና እዛ። እንደዚሁ እርስ ጓደኞቼ እኔን አስለመዱኝ እንደዚሁ አዲስ የሚመጣ ሰው እንደዚህ እያስለመድን በደንብ መዋኘትን ቻልን። እዛ በደንብ ከለመደን በኋላ ግን በተለያዩ ካደግን በኋላ በተለያዩ የመዋኛ ገንዳዎች እየከፈልን ገንዘብ። እንደዚህ የሚያስዋኙ ቤቶች አሉ እዛ እየሄድን እየከፈልን መዋኘት እንዋኛለን ማለት ነው። ይበልጡኑ መዋኘት እንድንችል ረድቶናል ብዬ አስባለሁ። እሱ የተለያየ ሰው መዋኘት አይችልም የሆነበት ምክንያት የመዋኛ ገንዳ በቂ አቅርቦት ስለሌለ ነው። የመዋኛ ገንዳዎቹም ደግሞ በጣም ከፍ ያለ ገንዘብ ነው የሚጠይቁት ለማስዋኘት። በዚህ ምክንያት ብዙ ሰው የዋና ፍላጎትም የለውም። የዋና ደግሞ ችሎታውም የለውም ይሄ ግን ጥሩ አይደለም ብዬ አስባለሁ። ምክንያቱም አንድ ሰው የሚፈጠረው አይታወቅም ድንገት የሆነ የውሃ ውስጥ ቢገባ ከዛ ውስጥ ራሱን ለማትረፍ ዋና መለማመድ። መቻል አለበት ብዬ አስባለሁ። ይሄ እኔ አስተሳሰብ ነው እኔ የለመድኩት በዚህ ምክንያት ስለሆነ ማለት ነው። ዋና እና መዋኘት ትችላለህ ለሚለው ጥያቄ አዎ መዋኘት እችላለሁ። ከጓደኞቼ ጋር በመሆን የለመድኩት ነገር ነው ጓደኞቼ ናቸው። ያስለመዱኝ ማለት ነው። መዋኘት እዛ ገፈርሳ የሚባለው ወንዝ ላይ ከለመድን በኋላ በደንብ። ራሳችን ካስለማመድን በኋላ አሁን ካደግን ወደዚህ ትልልቅ ከሆንን በኋላ የተለያዩ መዋኛ ገንዳዎች እየከፈልን በብር ማለት ነው ገብተን እንዋኛለን። ቆንጆ ጊዜ እናሳልፋለን። አሪፍ ነው መዋኛ ገንዳ በጣም ቆንጆ ነው። ደስ ይላል ዋና ሰውነታችን እንዲነቃቃ ፈታ እንዲል ያደርጋል ማለት ነው። እና መዋኘት እችላለሁ ለሚለው አዎ እችላለሁ መዋኘት በጣም ለኔ ብዙ ጥቅም አለው ብዙ ጠቅሞኛል። ብዙ ረድቶኛል ምክንያቱም እንደ ድንገት የሆነ ጊዜ ላይ ሳላስበው የሆነ ወንዝ ውስጥ ገብቼ ነበረ። እና በዛ ሰዓት ላይ መዋኘት ባልችል ኖሮ ይሄኔ ሞቼ ይሄንን ድምጽ ራሱ እየቀዳሁ አልነበረም ሞት ነበረ ማለት ነው። ስለዚህ መዋኘት መቻሌ በህይወት እንድተርፍ ረድቶኛል ከእግዚአብሔር በመቀጠል ማለት ነው ነው። ስለዚህ መዋኘት መቻሌ በጣም ጠቅሞኛል በጣም ረድቶኛል። በህይወት እንድኖር ያው ዛሬ እናንተ ጋር እንድሆን። ጠቅሞኛል መዋኘት መቻል በጣም ጥሩ ነገር እና ለጥንቃቄ ሲባል እያንዳንዱ ሰው ቢለምድ ብዬ የማስበው ነገር ነው። መዋኘት ወደ ጥያቄው ስመለስ መዋኘት ትችላለህ ለሚለው አዎ በደንብ አድርጌ መዋኘት እችላለሁ። በደንብም እዋኛለሁ ብዙ ቦታ ዋኝቼ አውቃለሁ። መጀመሪያ የለመድኩት ገፈርሳ ወንዝ የሚባል ከጓደኞቼ ጋር በመሆን ነው። እና ጓደኞቼ ካስለመዱኝ በኋላ መሃል ላይ አቁመን ነበር ነገር ግን። ካደግን በኋላ አንድ ላይ ተሰብስበን መዋኘት ጀምረናል። መዋኘት ችለናል ማለት ነው። እና ማዋኘት በጣም ደስ የሚል ነገር ነው ማለት እፈልጋለሁ። በዚህ አጋጣሚ ማዋኘት ለማይችሉ ሰዎች እንዲዋኙ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። መዋኘት ለጥንቃቄ ብትለምዱ ይመረጣል። ደስ ይላል ስለዚህ ልመዱ መዋኘት ቻሉ። መዋኘት ትችላለህ ለሚለው ለኔ ደግሞ ለተጠየቅኩት ጥያቄ አዎ እችላለሁ። እና ይህ ጥያቄ በጣም ቆንጆ ነው ለጠየቃችሁኝ በሙሉ አመሰግናለሁኝ

እሺ ጥያቄ ደግሞ ምን የሚል ጥያቄ ነው። የምትወደው እንስሳ ምንድነው የሚል ጥያቄ ነው። በመጀመሪያ ደረጃ ሁሌ አስቀድሜ እንደምለው ይሄ ጥያቄ በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ። እኔ በበኩሌ ደስ እያለኝ ነው እየተመቸኝ ነው ቀጥሎበት ማለት እፈልጋለሁ። እሺ ወደ መልሱ እንምጣ። የምትወደውን እንስሳ ምንድነው የሚል ነው? በመጀመሪያ እንስሳቶች። ለሁለት ይከፈላሉ የዱሮ እንስሳና የቤት እንስሳ ተብሎ ስለዚህ የሁለቱንም ነው ማለት ነው የምናገረው። የምትወደውን እንስሳ ምንድነው? ለምን ለጥያቄ የቤት እንስሳ ከሆነ። በመጀመሪያ ደረጃ የምወደው እንስሳ ምን ይባላል ውሻ ይባላል። ውሻ ለኔ በጣም እጅግ ደስ የሚለኝ እንስሳ ነው። ከቤት ውስጥ ማንን ከቤት እንስሳዎች በጣም ደስ የሚለኝ የምወደው የመጀመሪያው እንስሳ ምንድነው? ውሻ ነው ማለት ነው ውሻ በጣም የሚያስደስተኝ ውሻ ውሻ ነው። ለምን ለውሻ መረጥክ ካላችሁኝ ደግሞ ውሻ? በእውነት እጅግ እጅግ ታማኝ ታማኝነት መገለጫ። ሰው ታማኝ ማነው ከእንስሶች ተብሎ ሲጠየቅ የሚመልሰው ውሻ ብሎ ነው። ስለዚህ ውሻን ለምን ለምንነው ምትወደው ካላችሁኝ ውሻ በጣም ታማኝ ነው። ውሻ አይከዳም ሰውን አይከዳም። ውሻ ላበሉት ሰዎች ይከለክልላቸዋል ይጠብቃቸዋል። ለነሱ ሲል ይሞትላቸዋል እስከመጨረሻው አብራችሁ ይሆናል። በችግር ውስጥ አብራችሁ ይሆናል። ሲጠቁ ይከለክልላችኋል። ያጠቃላችኋል እና ይሄ ሁሉ ነገር ስለሚያደርግ ታማኝ ስለሆነ ከቤት እንስሳት ውስጥ እኔ ውሻ ይመቸኛል። ጥያቄው ግን ከ ወደ ደግሞ ወደ ዱረ እንስሳ ደግሞ ስመለስ ከዱረ እንስሳ ምን ይመችሃል የሚለው ጥያቄ? አንበሳ ይመቸኛል። አንበሳ በጣም የምወደው ደስ የሚለኝ እንስሳ ነው። ምክንያቱም ደግሞ የአንበሳ አስተሳሰብ በጣም ይገርመኛል የአንበሳ አስተሳሰብ። በጣም ይደንቀኛል ደስ ይለኛል ያንበሳ አስተሳሰብ ማለት ነው። ምንም ነገር አይፈራም። ከምንም ነገር ወደኋላ አይልም። ዝሆን ዝሆን ቢመጣበት ወደኋላ አይልም አይፈራም። እባብ ቢመጣበት አይፈራም አዞ ቢመጣበት አይፈራም። ምንም እንስሳ አይፈራም ማለት ነው ስለዚህ። ከእሱ ደስ የሚለኝ ነገር ምንድነው? አይፈራም ስለማይፈራ በጣም ደስ ይለኛል አንበሳ ስለማይፈራ። ማንንም ስለማይፈራ ጀግና ስለሆነ። ንጉስ የሆነበት ምክንያት አንበሳ ስለማይፈራ ነው ማንንም ስለማይፈራ ነው ማለት ነው። ስለዚህ አንበሳ ደስ ይለኛል ከዱር እንስሳ ማለት ነው። ከቤት እንስሳ ደግሞ ሌላ ደስ የሚለኝ እንስሳ ማነው? ፈረስ ነው። እና ፈረስ በጣም ደስ የሚል እንስሳ ነው ምክንያቱም ደግሞ በጣም ብዙ ጥቅም አለው። ፈረስ ብዙ ቦታ ለመጓጓዝ ያገለግለናል። በጣም ላይው ላይ ተቀምጠር ረጅም ኪሎሜትሮችን መሄድ እንችላለን። ጉልበት አለው። ለተለያየ መንገድ መሄጃነት ልንጠቀመው እንችላለን። እና ፈረስ በጣም የሚመች እንስሳ ነው። ሌላ ከቤት እንስሳ ደስ የሚለኝ አህያ ነው። አህያ ለምን ደስ ይላል ካላችሁኝ በጣም የሰው ላይ ህይወት ያቀላል ብዙ ሸክም ይሸከማል። አህያ በብዙ መንገድ ሰዎችን ያግዛል። ለሰዎች እገዛ ይሰጣል። እና በዚህ መንገድ አህያም ደስ ይለኛል ፈረስም ደስ ይለኛል። ውሻም ደስ ይለኛል እንደየ የሚሰጡት ጥቅም እና እንደየደረጃቸው ባበላለጣቸውም አንደኛ ፈረስ ሁለተኛ አህያ ሶስተኛ ደግሞ። ማለቴ አንደኛ ውሻ ሁለተኛ አህያ ሶስተኛ ፈረስ ነው የምወደው ከቤት እንስሳ። ከዶር አንስሳ ደግሞ ብዙ ጊዜ እንደምለው አንደኛ አንበሳን ነው የማስቀምጠው። አንደኛ ለኔ ማነው ካላችሁኝ አንበሳ ነው። ከዛ በመቀጠል ደግሞ ደስ የሚለኝ ምንድነው ጅብ ነው ጅብ በጣም ደስ ይለኛል። በተለያየ መንገድ ጅብ ደስ ይለኛል። ያለው ዋኔ የሚኖርበት ያኗኗር መንገድ። ይሄን ይሄን ይሄን ሳይ በጣም ጅብ ደስ ይለኛል ማለት ነው። ስለዚህ ከቤት እንስሳ። ውሻ እወዳለሁ አህያ እወዳለሁ ፈረስ እወዳለሁ። ከዶር እንስሳ ደግሞ አንበሳ እወዳለሁ። ድብ እወዳለሁ ማለት ነው እነዚህን እንስሳዎች እወዳቸዋለሁ ማለት ነው። እና ሁሌ እንደምለው የጥያቄ በጣም ቆንጆ ጥያቄ ነው። ጠቃሚ ጥያቄ ነው የምትጠይቁን እናንተን እጅግ አድርጌ አመሰግናለሁ።

እሺ ይሄ ጥያቄ ምን የሚል ጥያቄ ነው ሻማ ማብራት ትወዳለህ የሚል ጥያቄ ነው። ሁልጊዜ እንደምለው አስቀድሜ በጣም ቆንጆ ጥያቄ እንደሆነ መናገር መመስከር እፈልጋለሁ። እና ሻማ ማብራት ትወዳለህ? ለሚለው ጥያቄ እኔ ማለት ነው ሻማ አዎ ማብራት እወዳለሁ። ነገር ግን ሻማ ማብራት የምወድበት ጊዜ አለ። እነዚህም ጊዜያት ምን አይነት ጊዜያት ናቸው? የተለያየ ዝግጅት በሚኖርበት ጊዜ ከ ፍቅረኛዬ ጋር በመሆኑ አንድ ላይ እራት ስንበላ እንደዚሁም ደግሞ ከወላጆቼ ጋር አንዳንድ አንድ የእራት ዝግጅት ሲኖር ከፍቅረኛየ ጋር የእራት ዝግጅት ሲኖር ከ እንደዚህ ለየት ያሉ ዝግጅቶች ሲኖሩ ሻማን መጠቀም በደንብ ያሳምረዋል ማለት ነው ፕሮግራሙን። ሻማ በጣም አሪፍ ነው ቆንጆ ነው። እና አስፈላጊ ነው ብዬ አስባለሁ። እና ሻማ መብራት የምወደው እንደዚህ አይነት እንደዚህ አይነት ዝግጅቶች ነው። እንጂ ሁል ጊዜ ቤት ውስጥ አበራለሁ ማለት አይደለም። ነገር ግን እንደዚህ አይነት ጊዜያቶች እንደዚህ አይነት ዝግጅቶች እንደዚህ አይነት ቦታዎች ላይ እንዳልኩት ሻማ መብራት እወዳለሁ። እና አስፈላጊ መስሎ ይታየኛል እኔ ሻማ መብራት እንደዚህ አይነት ቦታዎች ምክንያቱም ለዛ ዝግጅት ድምቀት ይሆናል። ለዛ ዝግጅት ውበት ይሆናል። ከዛ ዝግጅት ሌላ መልክ ስለሚያስይዘው ሻማ ሲኖርና ሳይኖር ያ ዝግጅት አንድ ስለማይሆን እሱን እሱን በማሰብ ነው ማለት ነው ይሄንን የተናገርኩት። እና ሻማ ማብራት ትወዳለህ ለሚለው አዎ ሻማ ማብራት እወዳለሁ። ሻማ ማብራት በጣም ደስ የሚል ነገር ነው። አንዳንድ ዝግጅቶችን ያደምቃል፤ ያሳምራል። እና ደግሞ ሻማ ሲበራ የሆነ ደስ የሚል የዝግጅት ስሜት ይመጣል ማለት ነው። ስለዚህ ሻማ ማብራት በእኔ በኩል ደስ የሚል ነገር ነው። አሪፍ ነገር ነው፤ ቆንጆ ነገር ነው ብየ ነው የማስበው። እና እኔም አብርቸ አውቃለሁ። ለምሳሌ ያክል ባለፈው ሳምንት በቤተሰባችን አንድ እንዲሁ ለመሰብሰብ ስለ ተራራቅን ሁላችንም ስለተሰበሰብን ካለንበት ቦታ ለምን የራት ዝግጅት አይኖረንም ተባብለን ራት ዝግጅት ተዘጋጀ። ከዛ እዛ ራት ዝግጅት ላይ መጀመሪያ ሻማን አልነበረም የነበር ከዛም በኋላ ያንን ሻማ ስናደርግበት ያ የራት ዝግጅት በጣም ቆንጆ ሆነ፤ በጣም አማረ። በደንብ ደስ የሚል ስሜት ሰጠ ማለት ነው። ይሄ ሻማ ሻማ ስለዚህ ሻማ ማብራት ትወዳለህ ለሚለው አዎ እወዳለሁ። ለምሳሌ ቅድም እንዳልኩት እንደዚህ አይነት ፕሮግራሞች ላይ በጣም ወሳኝ ነው ማለት ነው። እንደዚሁም ደግሞ ከ አንዳንድ ሰው ጋር እንዳልኩት ከፍቅረኛ ጋር ምናምን አብሮ እንደዚህ ማታ ላይ እራት ለሚበላ ሰው በጣም ይሄ ሻማ ማለት ነው ደስ የሚል ስሜትን ይዞ ይመጣል። ቦታውን ያሳምራል፤ ደስ እንዲል ያደርጋል ማለት ነው። ስለዚህ እኔም ከነዛ ውስጥ አንዱ ነኝ ማለት ነው። ማብራት ትወዳለህ? ለሚለው ጥያቄ አዎ እኔ ሻማ ማብራት እወዳለሁ። ደስ ይለኛል። ሻማ ማብራት እንደዚሁ እወዳለሁ። በተለያዩ ዝርጅቶች ላይ ዝርጅት ሲያደምቅ አይቻለሁ። ዝግጅት ቆንጆ ሲያደርግ አይቻለሁ። ስለዚህ ሻማ ማብራት አንድ ዝግጅትን ለማሳመር ሂደት ላይ ያለውን አስተዋጽኦ ያለውን ተጽዕኖ ስለማውቅ ሻማ መብራት ላይ ቆንጆ ቆንጆ እይታ ነው ያለኝ። ቆንጆ አመለካከት ነው ያለኝ። ሻማ ማብራት ትወዳለህ? የሚለው አዎ ሻማ ማብራት እወዳለሁ። ሻማ ማብራት ደስ ይለኛል። ሻማ ማብራት ለኔ አስፈላጊ ነው እላለሁ ለአንድ ፕሮውጣም። ሁሌ እንደምለው የጥያቄ በጣም ቆንጆ ጥያቄ ነው። ይሄን ጥያቄ ስለጠየቃችሁን እጅግ አድርጌ አመሰግናለሁ።

ሺህ ጥያቄ ደግሞ ምን የሚል ጥያቄ ነው የአካል ብቃት እንቅስቃሴ ታደርጋለህ የሚል ጥያቄ ነው። ሁል ጊዜ እንደምለው ጥያቄውን ከመመለሴ በፊት ጥያቄው ቆንጆ መሆኑን መናገር እፈልጋለሁ በዚህ አጋጣሚ። እና ምክንያቱም ደግሞ ስለ አካል በቃ እንቅስቃሴ መነሳት መነገር መወራት ስላለበት ማለት ነው። እሺ ወደ መልሱ ልምጣ። የአካል ብቃት እንቅስቃሴ ታደርጋለህ ለሚለው አዎ አደርጋለሁ። ያውም ሁል ጊዜ ነው የማደርገው የአካል ብቃት ስቃሴ ማለት ነው። ሁል ጊዜ መጀመሪያ ከእንቅልፌ እንደተነሳሁ ፊቴን ከታጠብኩ በኋላ የማደርገው ነገር ምንድነው? የአካል ብቃት እንቅስቃሴ ነው የማደርገው። ይሄ አካል ብቃት እንቅስቃሴ። ምን ምንን ያካትታል ካላችሁኝ በመጀመሪያ። ሰውነቴን አላቅቃለሁኝ ሰውነቴን ካላቅኩ በኋላ አሟሟኩኝ በኋላ ሰውነቴን ሩጫ እጀምራለሁ ማለት ነው። ከዛ ሩጫ ከሩጥኩኝ በኋላ የተለያዩ ፑሻፖችን የተለያዩ የአካል እንቅስቃሴ አይነቶችን እሰራና ከዛ ደግሞ ወደ ብረት ቤት ሄጄ ደግሞ ድጋሚ ብረት እገፋለሁ። ቁጭ ብድብድ እሰራለሁ ሩጣ ብረት ቤት ሄጄ የተለያዩ ሰውነትን እንዲገነባ የሚያደርጉ ስራዎችን ስፖርቶችን የአካል ብቃት እንቅስቃሴዎችን አደርጋለሁ ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ታደርጋለህ ለሚለው አዎ አደርጋለሁ ያው ሁሌ በየእለቱ ጠዋት ጠዋት ላይ ነው ይሄንን ነገር የማደርገው። ሁሌ ጠዋት ስነሳ የአካል ብቃት እንቅስቃሴ አደርጋለሁ። እና ይሄ ደግሞ በጣም እጅግ ጠቃሚ ነገር ነው። በጣም እኔን የጠቀመኝ ነገር ነው በጣም ወፍራም ሰው ነበሩ። ከዛ የአካል እንቅስቃሴ የአካል ብቃት እንቅስቃሴ በማድረጌ አሁን ቀንሼ የተስተካከለ አቋም የተስተካከለ ቁመና እንዲኖረኝ ሆኗል ማለት ነው። ይሄ የሆነው ደግሞ በምን ምክንያት ነው? በአካል ብቃት እንቅስቃሴ በበቂ መጠን በማድረጌ ነው ስለዚህ ጤነኛ ነኝ ጤና ይጠበቃል እንደገና የሰውነታችን ቅርጽ የተስተካከለ ይሆናል። ሰውነታችን የተከነባ ይሆናል ሰውነታችን ጠንካራ ይሆናል። ስለዚህ የአካል ብቃት እንቅስቃሴ ማለት በብዙ መንገድ ለብዙዎቻችን ጥቅም ያለው ነው ማለት ነው። ስለዚህ አካል ብቃት አካል ብቃት እንቅስቃሴ ለማያደርጉ እንዲያደርጉ በእውነት በእጅጉ በእጅጉ አበረታታለሁ ማለት ነው። እና የአካል ብቃት እንቅስቃሴ ታደርጋለህ ለሚለው አዎ የአካል ብቃት እንቅስቃሴ አደርጋለሁ። በደንብ ነው የማደርገው። ጠዋት ጠዋት ነው የማደርገው። የተለያዩ እንቅስቃሴዎችን ነው የማረገው ከእነዚያ አካል እንቅስቃሴ የአካል በቀጥ እንቅስቃሴ መካከል የመጀመሪያው ሩጫ ነው ብያለሁ። እንደተናገርኩት ሩጫ ከሮጥኩኝ በኋላ ተለያዩ የአካል ብቃት እንቅስቃሴዎችን አደርግና ለጥንካሬ የሚረዱኝን ማለት ነው። ከዛ ወደ ብረት ቤት እሄዳለሁ። ብረት ለመግፋት ከዛ በደንብ ስበዝ ትክክል ግዝገምብቼ ሰውነቴን እመለሳለሁ ወይም ደግሞ በ የሆነ የአካል እንቅስቃሴ በየቀኑ በማረግ ተጠቅሜያለሁ በደንብ አትርፌበታለሁ ማለት ነው። ስለዚህ የአካል ብቃት እንቅስቃሴ ማድረግ በጣም ጠቃሚ ነው። በርተተን ሁላችንም ሳቋርጥ የአካል ብቃት እንቅስቃሴ እንድናደርግ ጎበዝ እንድንሆን አሪፍ እንድንሆን በዚህ አጋጣሚ መልእክት መልእክት ማስተላለፍ እፈልጋለሁ ማለት ነው። ስለዚህ አካል ብቃት እንቅስቃሴ አድርጉ ማታደርጉ ሰዎች እኔ እንቅስቃሴ በማድረጌ በጣም በብዙ መንገድ ተጠቅሜያለሁ። በብዙ መንገድ የሰውነት ቅርጼ ተስተካክሏል። ሰውነት ቅርጼ ሆኗል ጠንካራ ሆኛለሁ ጤነኛ ትሆናላችሁ። የአካል ብቃት እንቅስቃሴ ስታደርጉ ይሄ ሁሉ ጥቅም ይገኝበታልና ወደኋላ እንዳትሉ የአካል ብቃት እንቅስቃሴ አድርጉ። ሁሌ እንደምለው ጥያቄ በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው። ማለት እፈልጋለሁ እጅግ አድርጌ አመሰጥናለሁ

እሺ ይሄኛው ጥያቄ ምን የሚል ጥያቄ ነው አሁን ማለት ነው። በመታጠቢያ ቤት ውስጥ ትዘምራለህ የሚል ጥያቄ ነው? ሁሌ እንደምለው በጣም ቆንጆ ጥያቄ ነው አሪፍ ጥያቄ ነው ማለት ነው። እሺ ወደ መልሴ ልምጣ። በመታጠቢያ ቤት ውስጥ ትዘምራለህ ለሚለው አዎ እዘምራለሁ። ለምን እንደሆነ አላቅም ይሄ እኔ ላይ ብቻ የሚፈጠር ነገር ሳይሆን። ብዙ ሰው መታጠቢያ ቤት ውስጥ ሲሆን። መዘመር በጣም ይመጣለታል ይወዳልን ይዘምራል ብዙ ሰው ይሄ እኔ ጋር ብቻ ያለ ነገር አይደለም። እንደውም ለምን እንደሆነ ባላውቅም በመታጠቢያ ቤት ውስጥ ስንሆን እና ሰሆን አና ስዘምር ድምፄ በጣም የሚያምር የሆነ ይመስለኛል። ለምን እንደሆነ አላውቅም። መታጠቢያ ቤት ውስጥ ሆኜ ስዘምር ምን አይነት አስደናቂ ድምጽ እሆናለሁ ለራሴ በጣም ይገርመኛል። መታጠቢያ ቤት ውስጥ ሆኖ የማወጣውን ድምጽ ሌላ ቦታ ባወጣው በእውነት በጣም ድንቅ ነበረ። እና ምን ለማለት ፈልጌ ነው ይሄ ሁሉ ነገር የማወራው በመታጣቢያ ቤት ውስጥ ትዘምራለህ ለሚለው? መልስ ለመስጠት ነው አዎ እኔ ወጣት ቤት ውስጥ እዘምራለሁ ብዙ ብዙ መዝሙሮችን እዘምራለሁ። የተለያዩ መዝሙሮችን እዘምራለሁ። እና እነዚህ መዝሙሮች በጣም ደስ ይሉኛል። ስታጠብ መዘመር በጣም ያስደስተኛል። ይሄ ደግሞ በመታጠቢያ ቤት ውስጥ መዘመር የሚባለው ነገር። እኔ ጋር ብቻ ያለ ሲሆን ብዙ ቦታ ብዙ ጓደኞቼን ስጠይቅ። እንዴት ነው መታጠቢያ ቤት ውስጥ ትዘምራላችሁ ስላቸው? አዎ እንዘምራለን። እንደውም ድምፃችን ያምራል በጣም አሪፍ። ስሜት ነው የሚሰማን። መታጠቢያ ቤት ውስጥ ስንዘምር። ስለዚህ እንዘምራለን አዎ አለኝ መታጠቢያ ቤት ውስጥ። እኔም መታጠቢያ ቤት ውስጥ እዘምራለሁ። እና እነሱ እንዲህ ሲሉኝ አሃ ይሄ ነገር እኔ ጋር ብቻ ያለ ነገር አይደለም ማለት ነው። ብዙዎች ጋር ያለ ነገር ነው በማለት። መዘመሬን ቀጠልኩኝ ምንም ሳልፈራ ሳላቆም ማለት ነው። ስለዚህ በመታጠብያ ቤት ውስጥ እዘምራለሁ። ብዙ ጊዜ ስዘምር ደግሞ ድምፄ ቆንጆ የሆነ ያክል ይሰማኛል። ቆንጆ የሆነ እንደሆነ ነው። የምቀበለው ማለት ነው። መታጠቢያ ቤት ውስጥ ስሆን። እና ለየት ያለ ስሜት ነው ያለው መታጠቢያ ቤት ውስጥ መዘመር ደስ ይላል። መታጠቢያ ቤት ውስጥ ሆኖ መዘመር በጣም ደስ ሚል ነገር ነው። እና በታጠቢያ ቤት ውስጥ ትዘምራለህ? ለሚለው አዎ እዘምራለሁ ይሄን ደግሞ እኔ ብቻ ሳልሆን ያደረኩት ብዙ ሰዎች ያደረኩት ነገር ነው ጓደኞቼ። እህቴ እንደዚሁም አንዳንድ ሰዎችን ስጠይቅ በአጋጣሚ ያገኟቸውን ሰዎች ማለቴ ነው። አዎ መታጠቢያ ቤት ውስጥ ስንሆን እንዘምራለን። በጣም ደስ ይላል። መታጠብያ ቤት ውስጥ ለመዘመር። አይከፋም አይደብርም ደስ ይላል ይሉኛል ድምጻችንም ያምርልናል ይሉኛል ማለት ነው። እና አሁን እስካሁን ያልኩትን ነገር ሀሳቤን ጠቅልዬ ለማውራት ማለት ነው። በመታጠብያ እቤት ውስጥ ትዘምራለህ? የሚለው አዎ በመታጠብያ እቤት ውስጥ እዘምራለሁ። እና እኔ ብቻ ሳልሆን እምዘምረው ማለት ይሄ እኔ ጋር ብቻ ያለ ነገር ሳይሆን ብዙ ሰዎች ጋር ያለ ነገር ነው። ጋደኞቼን ጠይቄ ቤተሰቦቼንም እንደዚሁ ጠይቄ ተመሳሳይ መልስ ነው የሰጡኝ እንዘምራለን ነው ያሉኝ። ስለዚህ ማለት ብዙ ሰው መታጠቢያ ቤት ሲገባ ይዘምራል ማለት ነው። እና እኔም እንደነሱ ነው የማደርገው ዘምራለው መታጠቢያ ቤት ስሆን። እና የተለያየ ነገሮች አሉ። እንደዚሁም ደግሞ መታጠቢያ ቤት ሆኜ ስዘምር ድምፄም ቆንጆ ይሆናል ድምፄ ያምራል። እና በተለያየ መጠን ድምፄን እየቀያየርኩኝ እየቀነስኩኝ እየጨመርኩ በመታጠቢያ ቤት ውስጥ በመሆን መዝሙር እዘምራለሁ ማለት ነው። ይሄ ደግሞ የብቻ ሳይሆን የብዙ ሰዎች ድርጊት ሆኖ አግንቼዋለሁ። ምናልባት በመታጠቢያ ቤት ውስጥ እንድንዘምር የሚያደርግ ሆርሞን ተለቆ ሊሆን ይችላል። ይህን ጥያቄ ለጠየቃችሁን በሙሉ አመዘግለው።